ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይሳቅ ደመቀ እባላለው ከኢትዮጵያ የጅማ ከፍተኛ ትምህርት ተቋም የሁለተኛ አመት የኬሚካል ምህንድስና ተማሪ ነኝ። በዚህ ሰዓት እንግዲህ በዚህ የሰው ሠራሽ አስተውሎትን የማሰልጠን የማስተማር የሰውን ስሜት እንዲረዳና ከሰው ጋር በተለያዩ መስተጋብሮች ሰዋዊ የሆኑ እንትኖችን እንዲያደርግ። ግባ ግብአቶችን እንዲያደርግ የማስተማሩ የማሰልጠን እንትን ላይ ራሴን የሆነ ወይም የራሴ የሆነ የበኩሌን አስተዋጽኦ በመውጣት ላይ ወይም የራሴ ሚና በመጫወት ላይ እገኛለሁ ማለት ነው። እና ይህንንም ማድረግ ማድረግ የሚሰማኝ ደስታ በጣም የተለየና እጅግ ነው። ስለዚህም ተመልሼ በኋላ በጥቂቱ የማወራበት ይሆናል ማለት ነው። ከዛ በፊት እንግዲህ በዚህ ሰዓት ይሄን ድምጽ ቅጂ በማድረግበት ጊዜ ወደ አምስት ሰዓት ከ አስራ ሰባት ምናምን ደቂቃ የድምጽ ቅጂ አለኝ እና ከእነዛ ውስጥ በጣም አብዛኛው የድምጽ ቅጂ ተቀባይነት ያገኘ እና። እንግዲህ ለእንትኖቹ ለቀጣይ ዙር የድምጽ ቅጂ ወይም ለቀጣይ ዙር የድምጽ ጥናት ብቁ መሆኑን ተነግሬያለሁ። ያ ደግሞ ለኔ በጣም ትልቅ ደስ የሚያስኝና የሚያብ የሚበረታታ እኔም ራሴ የተበረታታሁበት ነገር መሆኑ እጅግ ደስ የሚያሰኝ ነው ማለት ነው። ስለዚህ በጣም በጣም በቃ ሠራሁት ከተባለ ቢያንስ አስር ሰዓት እና ከዛ በላይ መስራት አለብኝ። ያንንም ደግሞ ለማድረግ በበተቻለኝ አቅም እንግዲህ የበኩሌን አስተዋፅኦ እየተወጣሁት እገኛለሁ ማለት ነው። እና እንግዲህ በጣም እንትኑን እንደተመለከትኩት ከሆነ በኢትዮጵ በተለያዩ የሀገራችን ክፍል በአማርኛውም በኦሮምኛውም በትግርኛውም በጣም እጅግ በጣም የሆኑ ብዙ ሰዎች እየተሳተፉበት ይገኛሉ። እና በትግሬኛው እና በኦሮምኛው ምን ያህል የድምጽ ቅጂ እየተደረገ እንዳለ እና ደግሞ ምን ያህል ሰው እየተሳተፈበት እንዳለ ደግሞ የተፈለገውም ሰዓት በኢትዮጵያ አቆጣጠር ምን ያህል እንደሆነ አላውቅም። ነገር ግን በአማርኛ ወደ አምስት ሺህ የሚጠጋ ሰዓት ነበር የተፈለገው እንግዲህ አሁን በጣም በጣም እጅግ በሚገርም ሁኔታ ወደ ሁለት ሺህ ሶስት መቶ ምናምን ሰዓት በመሄድ ወደ አርባ ሰባት ፐርሰንት ምናምን ለማሳካት ተችሏል ማለት ነው። ስለዚህ ደግሞ በጣም ትልቅ ትልቅ የሆነ ማሳያ ነው ምን ያህል ሰው የተሳተፈበት ምን ያህል ሰው ጊዜውን በጣም ብዙ ነገሩን ሰውቶ በዚህ ስራ ላይ እየተሳተፈ እንዳለ ነው ማለት ነው። ስለዚህ ይህን ምንድንነው የሚያመለክተው ባለፈውም ከዚህ በፊት በነበሩኝ የድምጽ ቅጂዎች ለመነካካት ሞክሬያለሁ። እና በዚህ ሰዓት በጣም የብዙ ሰው ትኩረት ከሳቡ በጣም ብዙ ገንዘብን እያስገኙ ካሉ የመስመር ላይ ስራዎች መካከል አንዱ ነው ይሄ የሰው ሰራሺ አስተውህሎትን የማሰጠን የማስተማር ስራ ማለት ነው እና። ምንድነው ዋና አላማው? እንግዲህ በጣም እንትኑ ላይ በተመለከትኩበት ጊዜ ማለት ነው አብሬ ልሰራ በምንመዘገብበት ጊዜ ያነበብኳቸውን እንትኖች አይደሉም በጣም ደስ ደስ የሚሉ ማለት ነው። እና ወደፊት በጣም ለሰው ልጅ ጠቃሚ የሆኑ የሰው ልጅን ህይወት የሚያቀሉ ከሰው ልጅ ጋር በጣም ብዙ በሆነ መስተጋብር ውስጥ አልፎ እዚያ ሊያልፉ የሚችሉ ሰው ሰራሽ እንትኖችን ሮ .ቦቶችን እንግዲህ ለማየት እንትኖችን በጽሁፉ ላይ ለመመልከት ሞክሬያለሁ እና ያ ደግሞ በጣም የሚበረታታ በጣም የሚደገፍ ሀሳብ ነው። የኛውን በተመለከተ የራሴ ግል አቋሜ ይህንን ነው የሚመስለው። እና ደግሞ ሰው ሰራሽ እንትኑን በዛ ብቻ ሳይሆን ከዛ በላፈ በጣም እጅግ ብዙ የሆኑ የመስመር ላይ ስራዎች የ ብዙ ሰው ትኩረት የሳበው ብዙ ሰው በጣም እየሰራባቸው በጣም ብዙ ጊዜ እያሳለፈባቸው ያሉ ማለት ነው። ይሄ ይሄ ደግሞ በጣም ጥሩ ማሳያ ነው። እንግዲህ ወደፊት ምን ሊሆን እንደሚችል? በጣም የመስመር ላይ ስራዎች ምን የምን ያህል ሰው ትኩርት መሳብ እንደሚችሉና ምን ያህሉ ሰው የመስመር ላይ ስራዎች ቤተሰቡን እንግዲህ ማስረዳድ እንደሚችል ጥሩ ማሳያ ነው ብዬ ነው የማስበው። ስለዚህ አሁንም በርግጥ በዚህ ሰዓት በጣም እጅግ በጣም በርካታ የሆነ የመስመር ላይ ስራዎች አሉ የብዙ ሰው ትኩረት ያገኙ በጣም ብዙ ሰው ብዙ ገንዘብ እያጨደባቸው እየሰበሰበባቸው ያሉ ማለት ነው። ስለዚህ ይኸኛውም እንግዲህ ምንም ያህል ለትንሽ ጊዜ የሚቆይ የመስመር ላይ ስራ ቢሆንም። እንግዲህ በጣም ብዙ ሰው ብዙ ወጣቶች ብዙ ሰዎች በጣም ብዙ እንትናቸውን ጊዜያቸውን እያሳለፉበት የሚገኝ ስራ መሆኑን ጥሩ ማሳያ ነው። እንግዲህ ምን ያህል አስተማማኝና እምነት የሚጣልበት የመስመር ላይ ስራ ስለመሆኑ ማለት ነው። እንግዲህ ይሄን ያህል ካልኩት በዚህ ሰዓት ይህንን የድምጽ ቅጅ በማደረግበት ጊዜ ወደ አራት መቶ ምናምን ኛ እንትኔ ነው እና አምስት ሰዓት ምናምን የድምጽ ቅጅ እንዳለኝ ቅድም ለመናገር ሞክሬያለሁ። ከዛ ባለፈ እንግዲህ ምንድንነው? አሁን ለመናገር የምፈልገው ይሄንን ሀሳብ ከማውራቴ በፊት እንደ ቅድመ ሁኔታ እንዲታወቅልኝ የምፈልጋቸውም እንዲታውቁልኝ የምፈለጋቸው ሀሳቦች አሉ። ምንድን ናቸው? ይህንን ድምጽ ቅጂ በማድረግበት ጊዜ የማነሳቸው ሀሳቦች እያንዳንዷ የራሴ ናቸው። ምናልባት መሃል መሃል ላይ ጥያቄዎች የሚፈጠሩ የሚነሱ ምናምን ከሆነ የጥያቄው ወይም የጥያቄዎቹን ሀላፊነት የምወስደው ራሴው ነኝ የምሆነው ማለት ነው። ያለ ለምን ሲባል እንትኖቹን የማወራበት ሀሳቦቹን የማወራው ከራሴ ተነሳሽነት ከህይወት ተሞክሮየ ተነስቼ ነው። ስለዚህ ወደ ወደ ጥያቄው በምመጣበት ጊዜ ጥያቄው ምንድንነው የሚለኝ? ማሳለፍ ትችላለህ ነው የሚለኝ ማለት ነው። እና ጥያቄው በጣም ግልጽ አይደለም። እንግዲህ አንዳንድ ቃላቶቹ በጣም እኔ ከምረዳቸው ወይም እኔ ከለመድኳቸው ቃላቶች ወጣ ያሉ መሆን መሆናቸው እና። እኔ ከዚህ በፊት ያልሰማኋቸው መሆናቸው እንግዲህ በዛ ላይ ድምፄን እንዳልሰጥ ያደርገኛል ማለት ነው። ስለዚህ ምንም አልገባኝም ቃሉን። እንግዲህ ስላልገባኝ እችላለሁምም አልችልምም አልልም ማለት ነው። ስለዚህ በዚህኛው ርዕሰ ጉዳይ ላይ ሌላ የምሰጠው ተጨማሪ ሀሳብ የለኝም። ስለዚህ በሚቀጥለው ርዕሰ ጉዳይ ላይ ነው የማወራው ማለት ነው። ሠላም ቆዩልኝ

ሠላም እንዴት ናችሁ ሁላችሁም በእያላችሁበት ሠላማችሁ ብዝት ይበልልኝ ይሳቅ ደመቀ እባላለሁ ከጅማ ሆኜ ነው ይህንን ይህንን የድምጽ ቅጂ የማደርገው ማለት ነው። ከምስራቅ አፍሪካ። ስለዚህ በዚህ ሰዓት እንግዲህ በእኛ ጊዜ ቀመር ሰዓታችን ሁለት ሰዓት ከአርባ አንድ ደቂቃ ነው የሚለው ማለት ነው። እና በእናንተ ስምንት ሰዓት ነው የሚለው ስለዚህ ሰዓታችን ትንሽ ልዩነት አለው። እና ከዛ ጋር ተያይዞ እንግዲህ ብዙም እንትን አይደለም የሚያወያይ የሚያከራክርም ጉዳይ አይደለም። ያው እንግዲህ የተፈለገው ይሄ ድምፃችን ስለሆነ ገብቼ ትክክለኛ የሆነውን ያልተቀዳውን ድምጽ ይሄንን እንትን ማለት ነው ብዬ ስለማሰብ ነው። ስለዚህ ከዛ ጋር ተያይዞ ምንድንነው? አንዳንድ እንትኖችን ስለዚህኛው የመስመር ላይ ስራ ትንሽ ግንዛቤ መስጨበጫ እንዲሆን ምናልባት ለሚያደምጡኝ ሰዎች በሚደመጥበት ጊዜ ሌላ ጥያቄዎች እንዳይፈጠር እና ሌላም ተጨማሪ የሆነ እውቀት ስለሚያስፈልጋችሁ ትንሽ ነገር ልናገር እና። ከዛ ቀጥዬ ወደ ዋናው ሀሳቤ እገባለሁ። ምንድንነው የመስመር ላይ ስራዎች እንግዲህ በዚህ ሰዓት በጣም የብዙ ሰው ትኩረት እየሳቡ ያሉ። ብዙ ሰው ህይወቱን እየለወጠባቸው ያሉ በጣም ለብዙ ሰው በጣም ብዙ ገንዘብን እያስገኙ ያሉ እንትኖች ናቸው ብዬ አስባለሁ ምክንያቱም። ሰው በመስምር ላይ ስራ በጣም እጅግ ብዙ የሆነ ገንዘብን እያገኘ ነው ያለው በመስመር ላይ ስራ በጣም በርካታ የሆነ የህይወት ለውጥ እያየ ነው ያለው ማለት ነው። ስለዚህ ከዛ ጋር ተያይዞ የመስመር ላይ ስራዎች እንግዲህ በጣም በጣም ተጽዕኖ በመፍጠር እና የብዙ ሰው የትኩረት አቅጣጫ እየሆኑ መጥተዋል ብዬ አስባለሁ። ስለዚህ እኔም እንግዲህ ከዚህ በፊት በጣም ብዙ የሆነ ወይም ሰፊ የመስመር ላይ ስራ ልምድ የለኝም ነገር ግን አሁን ይህንን የመስመር ላይ ስራ ስሰራ። ጥቂት ጊዜ ነው የሆነኝ አንድ አንድ ወር ከምናምን የሆነኝ በጣም በጣም ረጅም ሰዓት ልሰራ ይገባኝ ነበር በርግጥ ግን እንግዳ እንግዲህ እንትን በጣም በብዙ እንትን ውስጥ አልፌ ነው ይሄንን ራሱ እየሰራሁት ያለሁት ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ የመስመር ላይ ስራዎች በጣም ብዙ የሆነ ትኩረት አግኝተዋል በጣም ብዙ የሆነ ስራ የተሠራባቸው ብዙ የሆነ ገንዘብ እየተገኘባቸውን የሚገኝት ማለት ነው። ስለዚህ እኔ ይሄንን የመስመር ላይ ስሰራ የመስማር ላይ ስራ ስሰራ ለሁለተኛ ጊዜ ነው። ከዚህ በፊት አንድ የመስመር ላይ ስራ ሰርቼ ጥቂት ገንዘብ አግኝቼበታለሁ እስከ አስራ ሁለት ሺህ ምናምን ብር ማለት ነው። እና ደግሞ ለኔ በጣም ጥሩ የሆነ መነሻ ነው የሆነኝ። ከዛ በኋላ በጣም ምን የሚል ሀሳብ ጭንቅላቴ ላይ ፈጠረ በቃ የመስመር ላይ ስራዎች ሁሉም ውሸት አይደሉም አሁን ለምሳሌ አብዛኞቹ ውሸት ናቸው ማጭበርበር ምናምን ነው ነው እና። ሁሉም ውሸት አይደለም ከነዛ ከሞኬ ከሚዋሹት ውስጥ ራሱን ታማኝ የሆኑ ትክክለኛ የሆነ መረጃ የሚያቀርቡ እንትኖች እንዳሉ ለኔ ጥሩ ግንዛቤ ማስጨበጫ ወይም ለኔ ጥሩ የሆነ እሳቤ ፈጠረልኝ ማለት ነው። ስለዚህ ከዛ ጋር አያይዤ ይህንን ነገር እንድትረዱልኝም እንድታውቁልኝ እፈልጋለሁ። ማለት ነው ከዛ ወደዚህኛው በምመጣበት ጊዜ እንግዲህ በጣም ለኔ ጥሩ እድል እንደሆነ መጀመሪያ ስለተገነዘብኩት ምንም አላቅማማዎትም ቀጥታ ነው ተመዝግቤ ስራ የጀመርኩት ማለት ነው። ስለዚህ ከዚህ ጋር ተያይዞኝ ይህ ነገር እንትን እንድትሉልኝ እፈልጋለሁ ከዛ ባለፈ ይህንን ሀሳብ ከማውራቴ በፊት በተሰጠው ርዕሰ ጉዳይ ላይ ድምጽ ቅጂም ከማድረጌ በፊት አንዳንድ ግንዛቤ ማስጨበጫ ነገሮችን መናገር እፈልጋለሁ። ምናልባት እኚህ ድምጾች በሚደመጡበት ጊዜ ወይም አሁንም የማደርጋቸው የድምጽ ቅጂዎች በሚደመጡበት ጊዜ ምናልባት የሆነ ግራ መጋባት የሆነ ጥያቄ ምናምን ውዝግቦችን የሚፈጥሩ ከሆነ ለነዛ ውዝግቦች ወይም ጥያቄዎች ተጠያቂም የምሆነው ወይም ማብራራት የሚገባኝ እኔው ነኝ ማለት ነው። ምክንያቱም ለምንድንነው? ሲባል እነዛን የድምጽ ቅጆች ያደረኩት ያደረኳቸው ከራሴ የህይወት ተሞክሮ ወይም የራሴን የ ህይወት ተሞክሮ ልምድን ያካፈልኳቸው ማለት ነው። ስለዚህ ከየት መጽሐፍ አንብቤ ምናምን ማንም ሲናገር ሰምቼ ሳይሆን። ቀጥታ የራሴን የሆነ የህይወት ተሞክሮዬን ያካፈልኳችሁ ስለዚህ ያን ነገር ግንዛቤ ውስጥ እንድታስቀምጡኝ እፈልጋለሁ። ወደ ዋናው ሀሳብ በምመጣበት ጊዜ ጥያቄው ምንድንነው የሚለኝ? የምትመኘው ስራ ምንድንነው? ነው የሚለኝ ማለት ነው። እንግዲህ ልጄ እያለሁ በጣም እጅግ ብዙ በርካታ የሆኑ የምመኛቸው ስራዎች ነበሩኝ እንግዲህ ማንም ልጅ እንግዲህ ህፃን እያለ ወደፊት መሆን የምትፈልገው ሲባል ተብሎ በሚጠየቅበት ጊዜ የሚላቸው ነገሮች አሉ አለ አይደለ ዝም ብሎ ከምንም ከእውቀት ነፃ በመሆን የሚናገራቸው ነገሮች አሉ በጣም ብዙ ነገሮች ማለት ነው። እነዛ እነዛ ነገሮች እንግዲህ በአንዳንዶቹ ላይ ይዘልቃሉ በአንዳንዶቹ ላይ ደግሞ ከመሃል የሚቋርጡ የሚጠፉ ናቸው። እኔም እንደዛ ልጅ እያለሁ በጣም ብዙ የምመኛቸው ነገሮች ነበሩኝ እንደማንኛውም ሰው ማለት ነው። ስለዚህ ማንኛውም ሰው እንግዲህ ልጅ እያለ ጥያቄዎች ትጠየቀቃለህ ወደፊት ምን መሆን የምትፈልገው እየተባለ ማለት ነው። ስለዚህ እኔም ተጠይቄ ነበር ነገር ግን አሁን እንትን ልጅ እያለ የምትፈልገውን ነገር ሆነሃል የሚለው ጥያቄ? ወይም በመንገድ ላይ ገብተሃል ተብዬ ብጠየቅ አይ አልገባሁትም። ጭራሽ አልሆንኩትም ብዬ ነው የማስበው እና ጭራሽ ልጅ እያለሁ የማስበው ሀሳብ እና አሁን ያለሁት። ያለሁበት ቦታ በጣም ፍጽሞ የተለያየ እና የማይገጣጠም የአንድ በቃ ሰማይና እንድ ምድር ነው የተራራቀው እና። ያ ደግሞ ለኔ በጣም ተስፋ አስቆራጭ በጣም ምንም በህይወቴ ምንም አይነት ተስፋ እንዳይኖረኝ ነው ያደረገኝ። ለዚህ ያ ነገር ደግሞ እንግዲህ ወዲፊት ምን እንደሚሆን አላውቅም። እስካሁን ድረስ ያለሁበት ሁኔታ ይህንን ነው የሚመስለው ማለት ነው። ስለዚህ በሚቀጥለው የድምጽ ቅጂ ወይም በሚቀጥለው ርዕሰ ጉዳይ ላይ እስክንገናኝ ድረስ ሠላም ቆዩልኝ። እና ለመናገር ሞክሬያለሁ ምናልባት ጥያቄዎች ምናምን በ ከ የሚነሱ ከሆነ ለሚነሱ ጥያቄዎች ተጠያቂ ወይም ኃላፊነቱን የምወስደው ራሴ ነኝ የምሆነው ማለት ነው። ስለዚህ ይሄን ነገር እንድትይዙልኝ እፈልጋለሁ። መልካም ቆይታ ሠላም ሁኑልኝ ጨርሻለሁ ማለት ነው። እኔ

ሰላም እንዴት ናችሁ ሁላቹሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይሳቅ ደመቀ እባላለው ከኢትዮጵያ ሆኜ ነው እኔ ድምጽ ቅጂ የማደርግላችሁ እና እንግዲህ ኢትዮጵያ ውስጥ ከሚገኙ ቋንቋዎች አንዱን አሁን እየሰማችሁት ያላችሁት ማለት ነው። እና እንግዲህ ኢትዮጵያ ደግሞ የምትገኘው አፍሪካ ላይ ነው አፍሪካ አፍሪካ ቀንድ ሀገር ከሚባሉ ሀገራት መካከል አንዷን እና በጣም በጥንታዊነቷ በገናናነቷ የምትታወቅ ሀገር ነች ማለት ነው። ስለዚህ ከዛ ነው አሁን የምትሰሙት ቋንቋ የኢትዮጵያ ቋንቋ ነው ማለት ነው። ስለዚህ እንግዲህ የተለያዩ ርዕሰ ጉዳዮች ይሰጣሉ እነዛን ርዕስ ጉዳዮች ተመርኩዤ ነው። የድምጽ ቅጂዬን እያደረኩ ያለሁት ወይም ሀሳቤን እየሰጠሁት ያለሁት ማለት ነው። እና እንግዲህ በዚህኛው ዙሪያ ደግሞ በጣም ብዙ የሆነ መነሳሳት በጣም ብዙ የሆነ ተነሳሽነትን እኔ ጋራ አለ። ይህንን የድምጽ ቅጅ በማድረግበት ጊዜ ይሄኛው ሰዓቴ አምስት ሰዓት ከአሥራ ሰባት ምናምን ደቂቃ ነው የጀመርኩበት ማለት ነው። ከትላንትና ወዲያ ምናምን ደግሞ ወደ አራት ሰዓት ከምናምን ነበር የነበረኝ በጣም ጥሩ በሆነ ሁኔታ በጣም ጥሩ የሆነ እድገት እያሳየሁት ነው ያለሁት። እና እንግዲህ ደግሞ በጣም የገራመኝም በጣም የደነቀኝ ያለው በሀገራችን ላይ በአማርኛ ቋንቋ ብቻ አምስት ሺህ ሰዓት የድምጽ ቅጅ ነው የተፈለገው አምስት ሺህ ሰዓት ማለት ነው። እና ይሄ ደግሞ ለሀገራችን ለኢትዮጵያ ምን ያሀል የሰው ሰራሽ አስተዉህሎት አጋዥነት ወይም እድልን በሰፊው ሊያመጣ እንደሚችል ሳስብ ይበልጥ እገረማለሁ እና ምንድነው? እና በሚቀጥሉ አምስት በሚቀጥሉ አስር እና ሃያ አመታት ውስጥ እንግዲህ ሊፈጠር የሚችለው ነገር በጣም አስፈሪ በጣም ግራ አጋቢ እና ምንም ሊገመት ሁላ እማይችል መሆኑን ትንሽ አሳሳቢ ነው። ምክንያቱም ምን ያህል የተስፋፋ እንዳለና ምን ያህል በሰፊው እየተሰራበት እንዳለ እናውቃለን ሁላችንም ማለት ነው። ስለዚህ ከዛ ጋር ተያይዞ ብዙ ሀሳቦች ከግንዛቤ ውስጥ እንዲገቡልኝ እፈልጋለሁ ጨርሻለሁ አመሰግናለሁ

ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ የመጣሁት በአንድ ርዕሰ ጉዳይ ላይ ለአራት ደቂቃ ከምናምን ትንሽ የድምጽ ቅጂ ለማድረግ እና ያለኝ ሀሳብ የግል አመለካከቴን አስተያየቴን እዛ ጋር ላስቀምጥ ነው ማለት ነው። የመጣሁት ስለዚህ ከዛ ጋር ተያይዞ እንግዲህ ከዚ በፊትም ወደ አራት መቶ ምናምን የሚጠጋ የድምጽ ቅጂ ሰነድ አለኝ። ያማለት ደግሞ ወደ በሰአት ሲቀየርልኝ አምስት ሰዓት ከአሥራ ሰባት ምናምን ደቂቃ ነው የነበረኝ ማለት ነው። እና በጣም በጣም ብዙ ስራ የተሰራበት ነው ያለው እኔ እንደራሴ ምንም የሰራሁበት ነው ብዬ ሁላ አላስብም ከሌላው አንፃር ማለት ነው። እና ከዚህ ጋር ተይዞ እንግዲህ ከዚህ በኋላ በጣም ጥሩ የሆነ ድምጽ ግንጂ እንትን ይኖረኛል ብዬ አስባለሁ በራሴ በኩል በጣም የተነቃቃሁት በጣም የተነሳሳሁት ነው ያለሁት ያ ማለት ምን ማለት ነው? እንግዲህ ከዚህ በኋላ ምናልባት እንትኑን በሚመለከትበት ጊዜ ወደ አርባ ምናምን ከመቶኛ ስኬት ላይ ደርሷል ይሄ ማለት ምን ማለት ነው? የሚፈለገው ድምጽ መጀመሪያ የአንድ ሺህ ሰዓት የድምጽ ቅጂ ነበር። የአንድ ሺህ ሰዓት የድምጽ ቅጂ በጣም በአጭር ጊዜ ውስጥ ነው። በአንዴ ሊሟላ የቻለው ማለት ነው። ከዛ ጋር ተያይዞ ደግሞ ያም በቂ መስሎ ስላልታያችሁ ነው መሰለኝ ይመስለኛል እንደዛ ነው። ከዛ በኋላ የአምስት ሺህ ሰዓት የድምጽ ቅጂ እቅድ አቅዳችሁ ነው የመጣችሁ ተመልሳችሁ? እና ያ ደግሞ በጣም ለኔ ጥሩ መነሳሻ ነው የሆነኝ። መጀመሪያ በአንድ ሺህ ሰዓት የድምጽ ቅጂ ላይ ምንም አልነበረኝም እንዳለ የነበሩኝ የድምጽ ቅጂዎች። የሃያ ሰከንድ የሰላሳ ሰከንድ ምናምን ነበር የነበሩት። ያ ደግሞ ምንም በሰአት ሲቀየርልኝ ምንም ነው በቃ ምንም የለም ማለት ይቻላል። በአጠቃላይ ከኋላም በርግጥ ተቀይሮ ምንም የሚጠቅም ሰዓት አላገኘሁበትም። ነገር ግን ከአምስት ሺህ በኋላ ወይም ወደ አምስት ሺህ ከተቀየረ በኋላ ነው በጣም በራሴ በኩል ተነሳስቼ በጣም ትልቅ ስራ የሰራሁት ያለሁት ማለት ነው። ስለዚህ ያ ደግሞ ለኔ በጣም ጥሩ መነሳሳት ጥሩ ማበረታቻ ሆኖልኛል ብዬ ነው የማስበው። ስለዚህ ከዛ ጋር ተይዞ እንግዲህ አሁንም ወደ ሃምሳ ምናምን መቶኛ የሚሆን እንትን አለ ወደ ሶስት ሺህ ምናምን ሰዓት አለ የሚቀርብ በቃ ሶስት ሺህ ሳይሆን ሁለት ሺህ ሰባት መቶ ምናምን ሰዓት አለ። ስለዚህ ያንን ሰዓት ደግሞ በጣም ጠንክሬ እሰራበታለሁ ብዬ አስባለሁ። በርግጥ ረዥም ጊዜ የሚባል አይደለም አሁን ሰው በጣም እየሰራ ነው ያለው በአንድ ቀን ሞቶ ምናምን ሰዓት ነው የሚሰራው በአንድ ቀን ሁለት መቶ ሶስት መቶ ምናምን ሰዓት ይሰራል። እና ይህ ማለት አሁን በሶስት ቀን ውስጥ ከሃያ አንድ መቶኛ ወደ አምሳ ወደ አርባ ዘጠኝ ምናምን መቶኛ ነው የጨመረ ያለው። እና በጣም ብዙ ሰው እየሰራ ነው ያለው በአንድ ቀን ውስጥ በጣም ረጅም ሰዓት ይሰራል። ስለዚህ ማለት ደግሞ ያለው ጊዜ በጣም ትንሽ ነው የተወሰነ ጊዜ ስለሆነ ያንን ጊዜ በአግባቡ መጠቀም ከእኔ ይጠበቃል ብዬ ስለማስብ ነው። እና ምክንያቱም ያው የልፋታችንን ያህል ነው ሁላችንም የምናገኘው በጣም ረጅም ሰዓት የሰሩ ያሉ በጣም እጅግም የሚገርሙ አስደናቂ ልጆች አሉ። ያን ብቻ ሳይሆን አሁን እንትኑ ላይ በሚመለከትበት ጊዜ ከፍተኛውን ሰዓት የያዘው በሰባ ሰዓት የሀገራችን ልጅ ነው የኢትዮጵያ ልጅ ነው ማለት ነው። በሮም በአማርኛ ቋንቋ እና ምን ያህል ሰው ትዕግስት እንዳለው ምን ያህል ሰው ጠንካራ እንደሆነ ምን ያህል ሰው ተሰጥቶ እንደሚሰራ ነው። አሁን በራሴ በኩል ለመረዳት የቻልኩት ማለት ነው። ስለዚህ ከዚህ ጋር ተያይዞ እኔም እንግዲህ ወደ አምስት ሰዓት ምናምን የሰራሁት እንግዲህ ዛሬ ብችል ስምንት ሰዓት ብሰራ ደስ ይለኛል። ከዛ ነገ ሶስት ሰዓት ብጨምርበት እያልኩት እንግዲህ አምስት ሺህ ሰዓት እስኪሞላ ድረስ ቢያንስ ቢያንስ ሃያ ሰዓት ብሰራ። ወይም ሃያ አራት ሰዓት ብሰራ። ያ ደግሞ ሲስተካከል ወደ ሃያ ምናምን ሰዓት ቢመጣልኝ ግድ ለኔ በጣም ትልቅ ስኬት ነው በቃ ከበቂ በላይ ነው ብዬ ነው የማስበው። ምክንያቱም ያለኝ አሁን ያለሁበትም ሁኔታ አለ እንደዚህ አይነት ነገር የሚፈቅድ አይደለም። ያው ክላስ ተማሪም ስለሆንኩት ማለት ነው ብዙ ጊዜ አገኛለሁ ብዬ አላስብም በእንደዚህ አይነት ነገር። ክረምት ላይ ቢሆን በጣም ቀኑን ሙሉ ሌላ ምንም ነገር ሳይኖረኝ እሰራ ነበር። ስለዚህ አሁን ደግሞ ትንሽ ጊዜ እጥረት ምናምን አለኝ። ከትምህርትም ጋር ትንሽ አጣዳፊ ይሆንብኛል ብዬ ስለማስብ ነው። ስለዚህ በዛ ምክንያት እንግዲህ እስካሁን ድረስ ያለኝ እንትን ይህንን ይመስላል። ቀጥዬ ደግሞ ይህንን። የድምጽ ቅጂ በተሰጠኝ ርዕሰ ጉዳይ ላይ ከማድረጌ በፊት ወይም አሁን በማወራበት ርዕሰ ጉዳይ ላይ ሀሳቤን ከማስቀመጤ በፊት አንዳንድ ነገሮችን ልናገር ነው ወደ ዋናው ሀሳቤ እገባለሁ። ምንድነው? ምናልባት ይሄ ነገር በሚደመጥበት ጊዜ በምታደምጡበት ጊዜ ግራ መጋባቶች መወዛገቦች ምናምን ሊፈጠሩ ሊከሰቱ ይችላሉ ምናልባት የሚል ስጋት አለኝ። ያ በሚሆንበት ጊዜ ለነዛ የድምጽ ግጆች ጥያቄዎች በአጠቃላይ ሀላፊነቱን የምወስደው ራሴው ነኝ። እና ይህንን ነገር ከግንዛቤ እንድታስገቡኝ እፈልጋለሁ ለምን ብትሉኝ? ይህንን ነገር መናገር ያስፈልገበት ምክንያት። ምናልባት እንትኖቹን ሳወራ ከየትም ሰምቼ አይደለም የሆነ ሰው ሲናገር የሰማሁትን ነገር አይደለም የምናገራችሁ። የሆነ መጽሐፍ አንብቤ ምናምን አይደለም የምናገራችሁ ቀጥታ ከህይወት ተሞክሮ የህይወት ልምዴን ነው የማከፍላችሁ ማለት ነው። ያን ነገር ያዙልኝ። ስለዚህ ጥያቄው ምንድነው የሚለኝ በስራ ስንት ጥሪ ታደርጋለህ ነው የሚለኝ ማለት ነው። እና በስራ ስንት ጥሪ ታደርጋለህ ማለት ለስራ። ትጠራለህ ወይም ለስራ ተጠርተህ ወደ ሌላ አካባቢ ትሄዳለህ ለመስክ ትሰማራለህ ለማየት የተፈለገ ነው የሚመስለኝ። ስለዚህ በዚህ ሰዓት ተማሪ ስለሆንኩት ምንም አይነት የሰራ እንትን የለኝም። ሌላ ለስራ ምናምን ብዬ የማሳልፈው ጊዜ የለኝም ማለት ነው። በአጭሩ ይሄንን ነገር ከግንዛቤ ውስጥ እንድታስገቡልኝ እፈልጋለሁ። ስለዚህ በሚቀጥለው በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ቆይታ ጨርሻለሁ

ሰላም እንዴት ናችሁ ሁላችሁም ብያላችሁበት ሰላማችሁ ብዝት ይበልልኝ እኔ ይሳቅ እባላለሁ ይህንን የድምጽ ቅጂ የማደርገው ከኢትዮጵያ ነው ማለት ነው። እና ይሄንን ድምጽ ቅጂ በማድረግበት ጊዜ በእኛ ጊዜ ቀመር ወይም በጊዜ አቆጣጠር ሰዓት ሰዓቴ ስንት ነው የሚለው? ሶስት ሰዓት ከአርባ ነው የሚለኝ ማለት ነው። ስለዚህ ከዚህ በኋላ ባለን አስር ደቂቃ ውስጥ ምናልባት ሁለቴ ድምጽ ግጂ ባደርግ ብዬ አስባለሁ። እኔ ያንን ነገር ለማድረግ ደግሞ በጣም የተቻለኝን ያህል። አደርጋለሁ እስከ ሃምሳ ሁለቴ ድምጽ ቅጂ ባደርግ ከዛ ደግሞ ከሃምሳ እስከ አራት ሰዓት ባለው አራት የድምጽ ቅጅ ባደርግ እስኪ ምናልባት በዚህ ራሴን እንትን ላድርገው። ልሞግተው እና ምናልባት በዛ ውስጥ ደግሞ ወደ አስራ ስድስት ደቂቃ ምናምን የሚሆን የድምጽ ቅጂ አገኛለሁ ብዬ አስባለሁ ምናልባት ይህንን ነገር አስባለሁ። እና ከዛ ጋር ተያይዞ እንግዲህ እስካሁን ድረስ ባለኝ የድምጽ ቅጂ። መርሃ ግብር ወደ አምስት ሰዓት ከሰላሳ ምናምን ደቂቃ የድምጽ ቅጂ አለኝ። ያ ደግሞ ላይ በጣም እጅግ የምበረታታበት እጅግ የተነሳሳሁበት በጣም ትልቅ ቀስቃሽ እና አበረታች ነገር ሆኖ አግኝቻለሁ። ስለዚህ በዚህ ሰዓት በሀገራችን በኢትዮጵያ ላይ እንግዲህ የመጀመሪያ ወደዚህ ስራ በምገባበት ጊዜ የተፈለገው የድምጽ ቅጂ ሰዓት። አንድ ሺህ ሰዓት ነበር አንድ ሺህ ሰዓት እኔ በጣም በጣም እጅግ ብዙ ሰዓት ስለመሰለኝ በጣም ብዙ ጊዜ የገባሁት በጣም ብዙ እንትኔን የሰጠሁበት አልነበረም በጣም ብዙ ጊዜ የወሰድኩበት አልነበረም። ምን ማለት ነው? በዛ የአንድ ሺህ ሰዓት የድምጽ ቅጂ ላይ እኔ የነበረኝ አስተዋጽኦ በሰአት ሲቀየር ወደ አንድ ሰዓት ሁላ አይሆንም አንድ ሰዓት ከሃያ ምናምን ደቂቃ ነው የነበረኝ ማለት ነው። አንድ ሰዓት ከሃያ ሁለት ደቂቃ ምናምን ነው የነበረኝ። እና ከዛ ባለፈ ማለት ነው ያ ሁሉ ይሄኛው ሰዓት የተገኘ ወይም የመጣው። በሁለት ሚሊየን ምናምን እንትን ነው ሳንቲሞች ነው ማለት ነው እዚህ ያ ሁለት ሚሊየን ሳንቲም ደግሞ የተሰበሰበው። በጥሩ የድምጽ ቅጂ አይደለም ማለት በሰላሳ ሰከንድ በሃያ ሰከንድ ምናምን ነው በቃ በጣም ትንሽ በሰአት ሽርፍራፊዎች ስለሆነ ምንም አይነት ነገር አልተጠቀምኩትም በአንድ ሺው ሰዓት ገደብ ውስጥ ማለት ነው። እና ያ በእንደዛ እንዳለን ሳልነቃበት አንድ ሺው ሰዓት አለቀ። ያ አንድ ሺው ሰዓት ባል በሚያልቅበት ጊዜ እኔ ኦሬዲ ተስፋ ቆርጬበት ነበር ስለዚህ በቃ ተመልሶ የመምጣት እድሉ በጣም ጠባብ ነው ብዬ ስላሰብኩት ምንም ነገር ሀሳብ አልነበረኝም። ነገር ግን ከዛ በኋላ ምንድነው የተደረገው? ወደ አምስት ሺህ ሰዓት አደገ ማለት እቅዱ ወደ አምስት ሺህ ሰዓት በሚያድግበት ጊዜ እኔ በጣም ተነሳሳሁት እንግዲህ በጣም ብዙ እድል እንዳለኝም አሰብኩት ማለት ነው። ስለዚህ በዛ የአምስት ሺህ ሰዓት ውስጥ አሁን እኔ ወደ አምስት ሰዓት ምናምን የሚሆን የድምጽ ቅጂ አለኝ። እና ይሄ ደግሞ በጣም እንደ ብዙ ሰዓት አይታይም። በጣም በጣም ብዙ ሰዓት እየሰሩ ያሉ ልጆች አሉ ወጣቶች አሉ በጣም በሀገራችን ላይ ማለት ነው በአማርኛ ቋንቋ ብቻ። እንደው በአለም አቀፍ ደረጃ ራሱ ትልቁን ስፍራ ትልቁን ሰዓት የያዘው የአማርኛ ቋንቋ ነው። በጣም ከተለያየ የአለማችን ክፍል ሰው የድምጽ ቅጂ ያደርጋል ከቻይና አለ ከተለያዩ ሀገሮች ድምጽ ቅጂ ይደረጋል ከአለማችን ዙሪያ ማለት ነው። ነገር ግን ትልቁን ሰዓት እስካሁን ድረስ የሚወዳደረው ሰዓት ሳይኖር በሃያ ምናምን ሰዓት በልጦ ትልቁን ሰዓት ያዘው የአማርኛ ቋንቋ ነው ማለት ነው በሰባ ሰዓት እንግዲህ የሚወዳደሩ እስካሁን ድረስ የለም። ትልቁን ሰዓት የያዘው የአማርኛ እንትን ነው ማለት ነው ያ ደግሞ እጅግ የሚበረታታና ምን ያህል ሰው ተሰጥቶ እንደሚሰራ ምን ያህል ሰው እምነት እንደጣለበት ጥሩ ማሳያ ነው ብዬ ነው የማስበው። ስለዚህ እኔም እንግዲህ በዚህ ሰዓት ይሄ የመስመር ላይ ስራ ነው። በመስመር ላይ ስራዎች ብዙም ድምድ የለኝም በጣም ልምድ ያለው ሰው አይደለሁትም። ከዚህ በፊት አንድ ብቻ ነው መስመር ላይ ስራ የሰራሁት ይሄ ደግሞ ሁለተኛ ጊዜ ነው። ስለዚህ በዚህ እስካሁን ድረስ ባለኝ እስካሁን ድረስ ባካበትኩት የመስመር ላይ ስራ ልምድ ነው ይሄንን ነገር ለመስራት እነሳሳችኝ። እዚህ የመጣሁት ማለት ነው። እና የክፍያ መንገዶቹ ለኔ ግልጽ አይደሉም እንግዲህ በጣም እማራለሁ ወደፊት ወደፊት ጥሩ ልምድ አገኝበታለው ብዬ አስባለሁ በጣም ከለመድኩት ወጣ ያለ ክፍያ እንትን ማዘጋጀቱ ለኔ ጥሩ ነገር ነው ብዬ ነው የማስበው። እና እንግዲህ እስካሁን ድረስ ያለሁበት ሁኔታ ይሄ ነው የሚመስለው። እና ወደ ዋናው ሀሳቤ ወደ ተሰጠልኝ ርዕሰ ጉዳይ ከመግባቴ በፊት አንድ ነገር እንትን ልበልና ላውራና ግንዛቤው ማስጨበጫ እንዲሆነኝ አንድ ነገር ላውራና ከዛ ወደ ዋናው ሀሳቤ እገባለሁ። ምንድነው ይሄ? ይህንን ሀሳብ በምሰጥበት ጊዜ ወይም ይህንን ነገር በማወራበት ጊዜ ይሄ ድምጽ ተመልሶ ሄዶ በሚደመጥበት ጊዜ ሲደመጥ ወይም ሲሰማ ምናልባት ጥያቄዎች ከተፈጠሩ ምናልባት መውዛግቦች ምናምን ከተፈጠሩ። ለነዛ መወዛገቦች ሀላፊነቱን የምወስደው እነዛን መወዛገቦች መፍታት የሚገባኝ እኔው ራሴ ነኝ። ስለዚህ ማንም ሰው ተጠያቂ አሁንም ማንም ሰው አይመለከተውም እኔው ራሴ። ተጠያቂ ነኝ እኔው ራሴ እፈታዋለሁ። ስለዚህ ከዛ ጋር ያይዞ እንግዲህ ያንን ነገር ከግንዛቤ ውስጥ አስገቡልኝ። ወደ ዋናው ሀሳብ በምመጣበት ጊዜ ከደንበኞች ጋር ትሰራለህ የሚል ጥያቄ ነው አለኝ። ስለዚህ ይሄንን የድምጽ ቅጂ ክፍል ጊዜ እንዳወራበት የተፈለገው በዚህ ርዕሰ ጉዳይ ላይ ነው። እና ከደንበኞች ጋር ትሰራለህ ለሚለው ሀሳብ ጥያቄ? ያለኝ የግል አስተሳሰብ ምንድነው? እና ደንበኛ የለኝም ደንበኛ ሊኖረው የሚችል ወይም ደንበኛ አለው ተብሎ የሚታሰብ አንድ ንግድ ስራ የሚሰራ። ወይም የተለያየ ስራ ብቻ ከሰው ጋር የሚያገናኝ ስራ የሚሰራ ሰው ነው ስለዚህ እኔ ሌላ ምንም የተለየ ስራ የለኝም። ተማሪ ስለሆንኩት ማለት ነው እና ደንበኛ የለኝም ማለት ነው። እና በሚቀጥለው የድምጽ ቅጂ እስክንገናኝ ድረስ ሰላም ቆዩልኝ። ነገ እገናኛለንሁ ጨርሻለው የራሴ ሀሳብ ይህንን ይመስላል ማለት ነው። ጨርሻለሁ እኔ

ሰላም እንዲህ ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ ይስሐቅ ደመቀ እባላለሁ ከኢትዮጵያ ሆኜ ነው ይህንን ድምጽ ቅጂ የማደርገው እና በጣም አብሬያችሁ ልሰራ በመቻሌ በጣም እጅግ እጅግ እጅግ ትልቅ ደስታ ነው የሚሰማኝ። ያም ደግሞ እንግዲህ ለምንድነው ወይም ከምን የተነሳ ነው? ብትሉኝ እስካሁን ድረስ እኔ ያለኝ አስተዋጽኦ በመጀመሪያው ዙር ላይ ብዙም አልነበረም ነገር ግን ከኋላ እኔም በጣም ብዙ ተነሳሽነት አግኝቼ የሰራሁትን ያለሁት በጣም ብዙ ለውጦችን አይቻለሁ። ያ ነገር ደግሞ ለኔ በጣም የምበረታታበት በጣም ብዙ ተነሳሽነትን በውስጤ ላይ ፈጥሯል ማለት ነው። ስለዚህ አብሬያችሁ ስሰራ በጣም ትልቅ የሆነ ደስታን ነው የሚሰማኝ ትልቅ የሆነ ተነሳሽነት ትልቅ የሆነ መበረታታት ተሰምቶኝ ነው የሰራሁት ያለሁት ይህንን በማድረግበት ጊዜ ወደ አምስት ሰዓት ምናምን የሚጠጋ የድምጽ ቅጂ ነበረኝ። ደግሞ ወደ አራት መቶ የሚጠጋም የድምጽ ቅጅ ስነድ ነበረኝ። ከዛ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ሁኔታ ላይ ነው ያለሁት። እንግዲህ መጀመሪያ ዙሪያ በነበረኝ የድምጽ ቅጂ ወይም በአንድ ሰው ሰዓት እቅድ ላይ ማለት ነው በነበረኝ የድምጽ ቅጂ። ብዙም አስተዋጽኦ አልነበረኝም። የድምጽ ቅጂ ሰነዶቼ በጣም ምንም እንኳን ወደ ሁለት ሚሊየን ምናምን ኮይን ቢኖራቸውም። ከዛ ጋር ተያይዞ የእንትናችሁ ሰዓት ርዝመታቸው ሃያ ሰከንድ ሰላሳ ሰከንድ ምናምን ስለነበረ በሰአት ሲሰላ አንድ ሰዓት ከሃያ ምናምን ነበር የነበረው ወደ ሶስት መቶ የሚጠጋ ሰነድ ማለት ነው። እና ያ ደግሞ ለኔ ምንም አልነበረም በጣም ሁላ አዝኜ ምናምን ነበር ተስፋ ቁርጭበትም ነበር በዚህ መስመር ላይ ስራ። ከዛ በኋላ ግን ወደ አምስት ሺህ ሲቀየር ወይም እንትኑ እቅዱ ወደ አምስት ሺህ በሚገባበት ጊዜ እኔ በጣም ጥሩ መነሳሳትን በውስጤ ላይ ስለፈጠረ ከዛ በኋላ ብቻ ወደ አምስት ሰዓት ከምናምን ሰርቻለሁ። እና ደግሞ ያ ለኔ በጣም ትልቅ ነገር የሚባል አይደለም አሁን በእርግጥ በጣም ብዙ የሚሰሩ ስራዎች አሉ በጣም ብዙ አሁን። ወደ ሰባ ምናምን የሚሰራ ሰዓት አለ አሁን እንደው ትልቁን ሰዓት በአለም አቀፍ ደረጃ በዚህኛው የመስመር ላይ ስራ መድረክ ላይ ትልቁን ሰዓት የያዘው የአንድ የኢትዮጵያ ጓደኛዬ ነው ማለት ነው። ስለዚህ ወደ ሰባ ምናምን የሚጠጋ ሰዓት የድምጽ ቅጂ አለው የራሱ ብቻ በጣም አድካሚና አሰልች እንደሆነ አስባለሁ ብቻ ትግስት ይጠይቃል ስራው በጣም መሰጠት ይፈልጋል። በጣም ታጋሽ መሆን ይፈልጋል አድካሚም ነው በዛ ላይ በጣም እኔ አይደለም ሰባ ሰዓት አምስት ሰዓት እራሱም። በአንድ ወር ከምናምን አውርቼ ምንም በቃ ስልችት ነው ያለኝ ማለት ነው እና። ብቻ ግን አሁንም ድረስ በጣም እንትን ብዬ ተሰጥቼ ለመስራት እሞክራለሁ አቅሜን አሟጥጬ ለመስራት እሞክራለሁ ያለኝን ጊዜ በአግባቡ ለመጠቀም እሞክራለሁ። በርግጥ ይሄ ስልኬም ትንሽ ደካማ ነች ባትሪዋ በጣም እንደዚህ አይነት ስራ ለ መስራት። ብዙም አትሆንም ነገር ግን ብቻ የሞላሁት እንደምንም አድርጌ ያለኝን እንትኖቼን አቅሜን አሟጥጬ ለመስራት እሞክራለሁ። ከዛ ጋር ተያይዞ እንግዲህ በጣም ጥሩ የሆነ ሁኔታ ላይ እንደምደርስ ተስፋ አለኝ ማለት ነው። እና ወደዚኛው ሀሳብ ከመምጣቴ በፊት እንደ ግንዛቤ ማስጨበጫ እንዲሆነኝ ትንሽ ነገር ልናገርና ወደ ሚቀጥለው ሀሳብ እገባለሁ። ምንድነው ይሄ? ምናልባት የነገር በሚደመጥበት ጊዜ በሚሰማበት ጊዜ በሚጣራበት ጊዜ ምናልባት ጥያቄ ይፈጥራል ብዬ አስባለሁ ወይም ሌላ ውዝግብ ይፈጥራል ብዬ አስባለሁ። ያንን ውዝግብ ደግሞ መፍታት ያለብኝ ወይም ማቅለል ያለብኝ። ግልጽ ማድረግ ያለብኝ እኔው ራሴ ስለሆንኩት ለሚነሱ ጥያቄዎች ለእያንዳንዶቹ ቀጥታም ተዘዋዋሪም ተጠያቂው ራሴ ነኝ የምሆነው ማለት ነው። ስለዚህ ጥያቄዎቹን ቀጥታ ከእኔ ጋር እንድታገናኟቸውና እና እኔው ራሴ መመለስ ስለሚገባኝ እኔው ራሴ እንድመልስ እድሉን እንድትሰጡኝ መጀመሪያ በትህትናና በአክብሮት እጠይቃችኋለሁ። ከዛ ጋር ተያይዞ እንግዲህ ምንድነው ቀጣይ ያለኝ ርዕሰ ጉዳይ የሚሆነው? ቅርጫት አለህ ነው የሚለው ማለት ነው ቅርጫት አለህ ማለት ምናልባት ቁሻሻ ማስቀመጫ ይሄ? ቅለል ቅለል ያሉ የወረቀት ነገሮች ፌስታሎች ምናምን ነገሮች በሚ የአገልግሎት ጊዜያቸው በሚያበቃበት ጊዜ ወይም አገልግለው በሚቀደዱበት ወይ በሚያረጁበት በቃ ለጥቅም በማይሆኑበት ጊዜ የምትሰበስብበት የምታስቀምጥበት ቅርጫት አለ። ነው የሚለኝ ማለት ነው ጥያቄው። እና ቅርጫት እንግዲህ በጣም ብዙ ነገር ሊሆን ይችላል ለምሳሌ አሁን ቅርጫት ኳስ የምንጫወትበት ሊሆን ይችላል የቅርጫት ኳስ ሚል ስላለ ማለት ነው። እና ሌላም ነገር ሊሆን ይችላል ነገር ግን አሁን ባለኝ መረዳት ቅርጫት ያ እንደሆነ ነው የማውቀው። ስለዚህ ከዛ ጋር ተያይዞ እንግዲህ ቅርጫት እኔ ልየት ያለ የቁሻሻ የምሰበስብበት እንትን የለኝም ቅርጫት የለኝም። ነገር ግን ምንድነው የምታደገው ያ ማለት የለህም ማለት በቃ ምታዝረከርክ? የሆነ እንትኖች ሲበላሹብህ የምትወድ ምናምን አይነት ሰው ነህ ካላችሁኝ? አይደለሁትም በብዙም አይደለሁትም ነገር ግን እየጠረግን ነው እስካሁን ድረስ እያወጣን ያለነው። ሰብስበን የማቃጠልም እንትኑ ልምዱ የለንም። ምንድነው እያደረግን ያለነው? ማውጣት ነው። በቃ ሰብሰብ አድርገን ከቤታችን እያወጣን ወደ ቆሻሻ ቦታ ወደ ቆሻሻ ማስወገጃ ቦታ እየወሰድን። እመጣለሁ ማለት ነው ስለዚህ ከዛ ጋር ተያይዞ ምንም ለየት ያለ የቅርጫት የለኝም። ምናልባት አንዳንድ ጓደኞቼ ያላችሁ ብዬ አስባለሁ እና በጣም አስፈላጊ መስሎ ከታየኝና በጣም አስፈላጊ ከሆነ ልዋስም እችላለሁ ማለት ነው። ስለዚህ በዚህኛው ርዕሰ ጉዳይ ላይ ያለኝ ሀሳብ ይህንን ነው የሚመስለው። ለሚቀጥለው ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልኝ። ምናልባት ይሄ ነገር ግልጽ እንደሆነና በጣም ግልጽና ማለት ልትረዱት በምትችሉ በምትችሉት መልኩ አስቀምጬዋለሁ ብዬ አስባለሁ። እና ከዛ ጋር ተያይዞ ጨርሻለሁ በሚቀጥለው ርዕስ ጉዳይ እስክንገናኝ ድረስ ሰላም ቆዩልኝ

ሰላም እንዴት ናችሁ ሁላችንም በያላችሁበት ሰላማችሁ ብዝት ይበልልኝ እንደምን ቆያችሁ እንግዲህ ሁላችሁም በጥሩ ሁኔታ ላይ እንዳላችሁ እና ነገር የሚከናውንበትም ይሄንን ድምጽ ቅጂ በማድረግበት ጊዜ ጥሩ ሁኔታ ላይ እንዳላችሁ ተስፋ አደርጋለሁ እንግዲህ ሁኔታዎች ሁሉም ሰላም ናቸው። እኔ በጣም ደህና ነኝ እንግዲህ ይሄንን የድምጽ ቅጂ የማደርገው ከኢትዮጵያ ሆኜ ነው ማለት ነው። እና በእኛ ጊዜ አቆጣጠር ሰዓቴ ሶስት ሰዓት ከሃምሳ ነው የሚለኝ። እና እንግዲህ በቃ በቃሌ መሰረት በአስር ደቂቃ ውስጥ ሁለት የድምጽ ግጭ አድርጌያለሁ። ደግሞ በሚቀጥለው አስር ደቂቃ ውስጥ ሁለቴ ድምጽ ቅጂ አደርጋለሁ ቤዬ ተሰፋ አደርጋለሁ። እንግዲህ ከዛ ጋር ተያይዞ አሁን ሰላሳ አራተኛው ወይም ዜሮ ነጥብ ሶስት አራተኛው ደቂቃዬ ነው። ስለዚህ በሚቀጥለው እንትን ላይ ጥሩ የሆነ ሁኔታ እናሳልፋለን ጥሩ ጊዜ እናሳልፋለን የሚል ተስፋ አደርጋለሁ። ከዛ ጋር ተያይዞ እንግዲህ ምንድነው? በዚህ ሰዓት ላይ መጀመሪያ በነበረኝ የድምጽ ግጂ ክፍለ ጊዜ ወይም በአንድ ሺህ ሰዓት የክፍለ የድምጽ ክፍለ ጊዜ ላይ ማለት ነው እና ያኔ ብዙም አይነት አስተዋጽኦ የለኝም። ያ ማለት ግን በጣም እጅግ በጣም ብዙ እንትኖች ነበሩኝ የድምጽ ቅጂ ስነዶች ውስጥ ነበሩኝ ወደ ሶስት መቶ ምናምን የሚጠጉ። ነገር ግን ያ በሰአት ሲሰላ ደግሞ አንድ ሰዓት ካያ ምናምን ደቂቃ ነው እንግዲህ ምንም አይደለም ይሄ ምንም በቃ። ሁላ ሰዓት ሰርቻለሁ ብዬ ሁላ ማውራት እስካልችል ድረስ በጣም ትንሽ ነው ማለት ነው ሌላው እስከሰሩት ምናምን አንፃር። ነገር ግን ከኋላ ማለት በአንድ ሺህ ሰዓት በቂ ስላልነበር እና ሰዓቱ ተራዝሞ አምስት ሺህ ሰአቱን ሁኖ ሲመጣ። በጣም ተነቃቅቼ ነው የሰራሁት ያለሁት ወደ አምስት ሺህ ወደ አምስት ሺህ ሰዓት የድምጽ ቅጂኝ። ወደ አምስት ሰዓት ምናምን የድምጽ ቅጂ ላደግ ችያለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ በጣም ጥሩ ሁኔታ ላይ ነው ያለሁት ከዚህ ጋር ተያይዞ በጣም ተነሳስቼ ተበረታትቼ የሰራሁትን ያለሁት። እንግዲህ እንደምናውቀው የመስመር ላይ ስራዎች የብዙ ሰውን ህይወት እየለወጡ ነው ያሉት በዚህ ሰዓት። በጣም ብዙ ሰዎች በተለያየ ሀገራችን ክፍል የአለማችን ክፍል ላይ በጣም ብዙ ጊዜያቸውን እያሳለፉበት እና በጣም ብዙ ገንዘብ እያገኙበት የሚገኝ የስራ ነው የመስመር ላያ ስራ። እና ይሄ ደግሞ ከዚህ በኋላ በሚመጡት አምስት እና አስር አመታት ውስጥ እንግዲህ ምን አይነት ነገር ሊፈጠር እንደሚችል? ምን ያህሉ ሰው መጀመሪያ የተማረበትን ልምድ ያካበተበትን ስራ እየተወ መስመር ላይ ስራዎች እንደሚያዘንብል በጣም ትልቅ ጥያቄዎች ይፈጠራሉ። በጣም ብዙ ስጋቶች አሉ። በዚህ አኳያ እና እንግዲህ ግልጽና የሚታወቅ ነገር ነው። ምክንያቱም ስራዎቹን ብዙም እውቀት የሚፈልጉ አይደሉም በጣም ብዙም ገንዘብ የሚሰጡ ከመሆናችሁም ባለፈ ብዙ እንትን ብዙ ጊዜ የሚፈልጉ ስላልሆኑ የብዙ ሰው እንትን እየሆኑ መቷል። ስለዚህ እንግዲህ ያ ያ ነገር በጣም ወደፊት አስጊና የብዙ ሰውን እንትን ህይወት ይለውጣል ተብሎ ይታሰባል ይጠበቃል። ስለዚህ እኔ እንግዲህ ከዚህ በፊት በነበረኝ ቆይታ በጣም ጥሩ የሆነ ወይም ጥልቀት ገብቼ የሰራሁባቸው ብዙ ልምድ ያካበትኩባቸው መስማር ላይ ስራ እድሎች የሉኝም። ነገር ግን ከዛ ጋር ተያይዞ ይሄ ሁለተኛ ዙር የመስመር ላይ ስራ። ጊዜ ነው ማለት ነው እና ከዛ ጋር ተያይዞ በጣም ጥሩ የሆነ ጊዜ ያሳለፍኩት ጥሩ የሆነ ድምጽ ቅጅ እያረኩ እንዳለው አስባለሁ። እና ምን ለማለት ፈልጌ ነው ይህንን የድምጽ ቅጂ ከማድረጌ በፊት ወይም አሁን በተሰጠኝ የርስ ጉዳይ ላይ የራሴን አሳብ አመለካከቴን ከማስቀመጤ በፊት። አንዳንድ ግንዛቤ የማስጨበጫ የሚሆኑ ነገሮችን ልናገርና። ወደ ዋናው ሀሳብ እገባለሁ ምንድነው? ይሄ ምናልባት ይሄ ነገር ሲደመጥ አስፈላጊ ነው ብዬ ስለማስብ ነው የማወራችሁ። ይህ ነገር በሚደመጥበት ጊዜ በሚሰማበት ጊዜ በሚጣራበት ጊዜ ጥያቄዎች ምናልባት ሊፈጠሩ ይችላሉ ወይም ግራ መጋባቶች ምናምን ውዝግቦች ምናምን ሊፈጠሩ ይችላሉ። እነዛ ውዝግቦችን ግልጽ ማድረግ ያለብኝ እንግዲህ ፈንትው አድርጌ ማሳየት ያለብኝ እኔው ራሴ ስለሆንኩት እነዛ ጥያቄዎች ወደ እኔ እንዲመጡ ወይም እኔው ራሴ ማብራራት ስላለብኝ። እኔን ስለሚመለከቱ ወደኔ እንዲመጡ መጀመርያ ማሳሰብ እፈልጋለሁ። ከዛ ጋር ተያይዞ እንግዲህ ወደዚህኛው ሀሳብ የምመጣበት ጊዜ ዛሬ መጀመሪያ ምግብህ ምንድነው? የነበረው ወይም ምን ነበር የሚል ጥያቄ ተሰጥቶኛል ማለት ነው። ስለዚህ ይህንን ጥያቄ በጣም አጭር ነው አጭር እና ግልጽ ነው። እንግዲህ በጣም በትንሽ በአስር ሰከንድ ምናምን ውስጥ የሚያልቅ ሀሳብ ስለሆነ እንደምንም አንዛዝቼ ወደ አንድ ደቂቃ ከምናምን አወራለሁ። ስለዚህ ወደ ጥያቄው ዋና ሀሳብ ስመጣ። ጥያቄውን ለመመለስ ትንሽ እንትን ይፈልጋል። ጊዜ ማንዛዘት ምናምን ስለሚፈልግ ማለት ነው ማራዘም ስለሚፈልግ ነው። ዛሬ እንግዲህ ቀኑ ማክሰኞ ነው በእኛ የጊዜ አቆጣጠር። እና ምንድነው? ቁርስ የበላሁት እንግዲህ ከስንዴ የሚሰራ ስንዴ ንፍሮ ንፍሮ ነው በቃ የሚባለው ምንም እንትን የለውም። እና በሻይ ነው ማለት ነው። ብዙ ጊዜ ግን እሩዝ አዘወትራለሁ ሩዝ በሻይ በዳቦ ሆኖ ይመጣል ማለት ነው ስለዚህ ቁርስ ምግቦችን በጣም እወዳቸዋለሁ። እና በጣም ወጥ የሆነ የቁርስ እንትን ነው ያለኝ። ክፍለ ጊዜ ነው ያለኝ ወጥ የሆነ ማለት ነው የማይቀያየር ማለት አመቱን ሙሉ። ሶስት ምግቦች ናቸው የሚቀያየሩት ቁርስ ቁርስ ላይ። ሩዝ ፍርፍር እና ቅንጬ ማለት ነው እነዛ ምግቦች ብቻ ናቸው የሚቀያየሩት። ከዛ ባለፈ በቃ። ሌላ ምንም የሆነ ሌላ ወጥቼ ከሌላ ቦታ ገዝቼ ካልበላሁት በስተቀር የቁርስ ክፍለ ጊዜዎች አይቀያይሩም አይለዋወጡም ወጥ ናቸው። ስለዚህ ይህንን ይመስላል ማለት ነው። እና ነጊም የምበላውን ምግብ በእርግጠኝነት አውቃለሁ ምክንያቱም እንትን ስለሆነ ግልጽ ስለሆነ ማለት ነው። እና በሚቀጥለው ርዕሰ ጉዳይ እስክንገናኝ ድረስ ሰላም ቆዩልኝ እኔ ይህንን በዚህ ጋር ላብቀው ልጨርሰው ጨርሻለሁ ጨርሻለሁ

ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ይስሐቅ ደመቀ እባላለሁ። እንግዲህ ከኢትዮጵያ ሆኜ ነው ይህን ድምጽ ቅጂ የማደርገው በዚህ ሰዓት። እንግዲህ በጣም ጥሩ የሆነ ድምጽ ቅጂ ክፍል ጊዜ እያሳለፍኩት እንዳለውት አስባለሁ። ይሄን ምንድነው እንግዲህ ከዚህ በፊት ወደ አራት መቶ ምናምን የሚጠጋ የድምጽ ቅጅ ስነድ ነበረኝ። ከዛ ጋር ተያይዞ አሁን ወደ አራት መቶ ከሚጠጋው የድምጽ ቅጅ ሰነድ ወደ ሶስት መቶ ምናምን ተቀባይነት አግኝቶ አሁን ጥቂቶቹ ናቸው የቀሩት ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ ጥሩ በሆነ ሁኔታ ቅጂዎችን እያረኩኝ ነው ያለውት ብዬም አስባለሁ። ስለዚህ ሁላችሁም አብራችሁን ስላላችሁ እና በዚህ ሰዓት ይሄንን የድምጽ ቅጅ እየተከታታላችሁ ስላላችሁ አመሰግናለሁ ማለት ነው። እና እንግዲህ ጥሩ የሆነ ሁኔታ ላይ እንዳለንም ተስፋ አደርጋለሁ። ስለዚህ በሚቀጥለው የድምጽ ቅጂ እስክንገናኝ ድረስ ሰላም ቆዩልኝ።

ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እኔ ደህና ነኝ እግዚአብሔር ይመስገን እንግዲህ በሌላ አዲስ ርዕሰ ጉዳይ ተመልሼ መጥቻለሁ። እንግዲህ በዚህኛው ክፍለ ጊዜ አብሬያችሁ ለጥቂት ደቂቃ በአንድ ሀሳብ ላይ ሀሳብ እንለዋወጣለን በአንድ ሀሳብ ላይ ያለኝን አመለካከት ያለኝን የግል ዝንባሌ ወይም የግል አቋሜን አሳውቃቸዋለሁ ማለት ነው። ስለዚህ ከዛ ጋር ተያይዞ በጥሞና እንድታዳምጡ እንድታዳምጡኝና እንድትከታተሉኝ መጀመርያ ላሳስብ እፈልጋለሁ። ከዛ ጋር ተያይዞ አሁን ስለ ምንድነው የምናወራው ወደሚለው ከመግባቴ በፊት ጥቂት እንደመግቢያ እንዲሆነኝና እንደ ግንዘቤ ማስጨበጫና እንደ ሀሳቦችን ላውራና ከዛ ወደ ዋናው ሀሳቤ እገባለው። ምንድነው ይሄ? እንግዲህ መጀመሪያ ስለዚህኛው የመስመር ላይ ስራ ትንሽ ላውራና ከዛ ደግሞ ወደ ዋናው አሳቤ ወይም መግቢያ ብዬ ወደ አሰብኩት ሀሳብ እመጣለሁ። ይሄ እንግዲህ መስመር ላይ ስራ በዚህ ሰዓት በጣም ብዙ ትኩረት ከሳቡና በጣም በጣም በአለም አቀፍ ደረጃ ትልቅ ተጽዕኖ ያሳደረው ካሉ ስራዎች ውስጥ እንደዚህ ሰዓት ለኔ በግሌ ማለት ነው በጣም ቅድሚያ ሊጠቀስ የሚችል ስራ ነው ብዬ ነው የማስበው። በጣም የብዙ ሰው ትኩረት የሳበ እና ብዙ ሰው የሰራበት ብዙ ሰው ጊዜውን ያሳለፈበት ያለ ስራ ነው። እና እኔም እንግዲህ እድለኛ ነኝ አብሬያችሁ ልሰራ በመቻሌ ብዬ አስባለሁ አብሬያችሁ ጊዜ ላሳልፍ በመቻሌ በጣም እድለኛ እንደሆንኩ አስባለሁ። ስለዚህ ከዛ ጋር ተያይዞ እንግዲህ በጣም በአለም አቀፍ ደረጃ በጣም ብዙ ወጣቶች ብዙ ጊዜያቸውን ያሳለፉበት በጣም ብዙ ጊዜያቸውን ሰጥተው እየሰሩበት ተሰጥተው የሰሩበት ያለ የመስመር ላይ ስራ ነው። እና እኔ በግሌ በርግጥ ከዚህ በፊት ለመስመር ላይ ስራ ውስጥ ብዙም ዝንባሌ የለኝም። ምክንያቱም ማጭበርበር ነው ብዬ ስለማስብ ማለት ነው። እና አንድ ጊዜ ብቻ ነው በትክክል የመስመር ላይ ስራ ሰርቼ ገንዘቤን በአግባቡ ያገኘሁት። ከዛ በኋላ የቀሩት ግን በጣም ብዙ ሞክሬያለሁ ነገር ግን ብዙዎቹም ተጭበረበርኩት እንጂ ምንም አይነት ገንዘብ አላገኘሁትም። ስለዚህ ከዛ ተያይዞ እንግዲህ ይሄኛውም እንደዛ ነው ብዬ አላስብም። ከዚህ በፊት አንድ ጊዜ እንደሰራሁት ስራ በርግጥ ስራዎቹ ተቀራራቢ ናቸው ያኛው የድምጽ ቅጅ ማድረግ ነው ይሄም ይሄም የድምጽ ቅጅ ማድረግ ነው። ያ ልዩነቱ በተንቀሳቃሽ ምስል ነው የራሴን ካሜራ ከፍቼ ራሴን እያሳየሁት ነው የድምጽ ቕጄን የማሳልፈው። ይሄ ግን ደግሞ ምንም ካሜራ መክፈት ምናምን አይፈልግም ሌላ ሰውም አይፈልግም በጣም ቅላልና እጅግ እጅግ የምንዝናናበት አይነት ስራ ነው። ምንም እውቀት የሚፈልጉ ነው አላገኘሁትም ጀስት በተሰጠን ወይም በተቀመጡ ርዕሰ ጉዳዮች ላይ ተመርኩዘን ሀሳባችንን ማስቀመጥ ሀሳባችንን የግል መረዳታችንን መረዳታችንን ማካፈል ነው ብዬ ስለማስብ ማለት ነው። ስለዚህ ከዛ ጋር ተያይዞ እንግዲህ ምን እንደሚሆን በራሴ በኩል ምንም ሌላ የምናገረው ነገር የለኝም። ቀጥሎ ደግሞ እንግዲህ በጣም ማመስገን እፈልጋለሁ አብሬያችሁ ልሳተህ በመቻሌ። እንግዲህ ይህንን በምሰራበት ጊዜ ይሄኛው ወደ አራት መቶ ሰላሳ ምናምን እኛ የድምጽ ግጂ ሰነዴ ነው። እና ያ ማለት ደግሞ ወደ አምስት ሰዓት ከሃምሳ ሰባት ምናምን ደቂቃ የድምጽ ቅጂ እንትን አለኝ ሰነድ አለኝ። ያ ደግሞ ለኔ በጣም እጅግ ትልቅ መነሳሻ ወይም ለሚቀጥለው ጊዜ በጣም ጠንክሬ በርተቼ እንድሰራ ጥሩ ማሳያ ሆኖኛል ብዬ ነው የማስበው እና ከሰአትም መጥቼ እንደገና ለመስራት እሞክራለሁ። ስለዚህ ከዛ ጋር ተያይዞ ይሄንን ነገር እንድትሉልኝ እንድታውቁልኝ እፈልጋለሁ። ሌላው ደግሞ እንዲህ ታውቅልኝ የምፈልገው ነገር ምንድነው? ይሄ ነገር በሚደመጥበት ጊዜ በጣም አስፈላጊ ነው ብዬ ስለማስበው ይሄንን ነገር በእያንዳንዷ የድምጽ ቅጂ ላይ ደግሜ ደጋግሜ የተናገርኩት ያለሁት በሚደመጥበት ጊዜ በሚሰማበት ጊዜ። ምናልባት ግራ መጋባቶች ምናልባት መወዛገብ ወይም ጥያቄ ውስጥ ከተፈጠሩ እነዛን ጥያቄ ውስጥ እኔው ራሴ ግልጽ ማድረግ ስላለብኝ እኔ ወደ ራሴ ማስረዳት ስላለብኝ። እነዛን ጥያቄዎች ወደ እኔ እንድትጠቁሟቸው ወይም እኔ ጋር እንድታመጧቸው እና ሀላፊነቱን የምወስደው እኔ ራሴ እንደሆንኩ ምንም ነገር ላሳስብ እንድታውቁልኝ እፈልጋለሁ ላሳስብ እፈልጋለሁ። ምክንያቱም ይህንን ነገር ሳወራ ከትም ሰው ሲናገር ሰምቼ ወይ ደግሞ ሲነበብ ምናምን የሰማሁትን ነገር አይደለም የማከፍላችሁ ቀጥታ ከህይወት ተሞክሮ ወይም የተረዳሁትን ነገር ነው እንግዲህ እስካሁን ድረስ በህይወት ያየኋቸውን ነገሮች የተረዳኋቸውን ነገሮች ነው የማትከፍላችሁ ማለት ነው። ስለዚህ እንግዲህ በጣም ብዙ ዋጋ የከፈልኩበት ያለ ስራ በጣም ብዙ እንትን የትጋቴን እያሳየሁበት ያለ ስራ እንደሆነ እንድትረዱሉኝ እፈልጋለሁ። እንግዲህ ወደ ዋናው ሀሳብ ስመጣ ምንድነው ጥያቄው የሚለኝ የስራ አሰራሮችን ትከታተላለህ ነው ሊለኝ የፈለገው ማለት ነው ማለት ጥያቄው የሚለኝ እንደዛ ነው። ይሄ ማለት ደሞ ማለት እንደሆነ በርግጥ ጥያቄው ፍንትው ብሎ ግልጽ አይደለም ምን ሊባል እንደተፈለገ በራሴ በኩል ምንም ማስረጃ የለኝም። እና የስራ ስራዎችን ትከታተላለህ ሲል ምን ሊል የፈለገው ይሄ ነገር ለኔ ግልጽ አይደለም ግልጽ አይደለም። ስለዚህ በዚህ ሰዓት ይሄንን ነገር በጣም በሰፊው እንትን ለማለት ለማውራት የራሴ የሆነ የግል መላምቴ ማስቀመጥ ሳይኖርብኝ አይቀርም ምክንያቱም የራሴ የሆነ መላምት ሳይኖረኝ ወይም ሳልገምት ምንም ነገር ማውራት ስለማልችል ማለት ነው። ስለዚህ የራሴን የግል አመለካከቴን ወይም መላምንቴን ላስቀምጥና ብዬ ደግሞ እንትኔን የራሴን ከዛ ላይ ከመላምቶቹ ጥያቄ ተነስቼ የራሴን መልስ ወይም ራሴን የግል እንትኔን አስቀምጣለሁ ማለት ነው። ይሄንን ነገር ደግሞ ለማድረግ እንግዲህ በጣም ጊዜውን በምመለከትበት ጊዜ ጊዜው አይፈቅድልኝም። ትንሽ ደቂቃ ስለቀረኝ እንደን ነገር ለማድረግ አልችልም። ስለዚህ በሚቀጥለው ድምጽ ቅጅ እንገናኛለን ሰላም ቆዩልን ጨርሻለሁ ማለት ነው። እኔ

ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ይሄኛው የአራት መቶኛ ምናምን እኛ የድምጽ ቅጂ ሰነዴ ነው። አራት መቶ አራት መቶ ምናምን ድምጽ ቅጅ ሰነዶቼ። በሰአት ሲሰሉልኝ ወደ ስድስት ሰዓት ምናምን አልባ ስድስት ሰዓት ከምናምን የሆነ ድምጽ ቅጅ አለኝ እንግዲህ እስካሁን ድረስ ጥሩ እየሄድኩት እንደሆነ አስባለሁ። እንግዲህ በጣም አድካሚና አሰልቺ እየሆነ ነው ስራው ትንሽ እየገፋ ሲመጣ ለምን እንደሆነ አላቅም። በጣም መናገር አሰልቺ ነው በእውነት በጣም ለረጅም ሰዓት መናገር ሲሆን ደግሞ በጣም ነው የሚያስጠላው። በተለይ ብቻ ግን እንግዲህ የቻልኩትን ያህል የአቅሜን ያህል እሰራለሁ። እጥራለሁ ማለት ነው። እና ከዚህ ጋ ተያይዞ ምንድነው? አሁን በተሰጠኝ ረእሰ ጉዳይ ላይ ከማውራቴ በፊት አንዳንድ ነገሮችን ዝም ብዬ እንደ ግንዛቤ ማስጨበጫ ልናገርና ከዛ ወደ ዋናው ሀሳብ ቀጠዬ እገባለሁ። ምንድነው ይሄ? በዚህ ሰዓት እንግዲህ መናገር የምንችላቸው ወይም አለ አይደለ? ማዉራት የምንችላቸው ርዕስ ጉዳዮች ተለቅመው ሰብሰብ ተደርገው እንድንነጋገርባቸው ወይም ድምጽ ይሄ ተፈጥሮአዊ የሆነ ቀጥታ ድምጻችንን እንድንሰጥባቸው በሰው ሰራሽ አስተውህሎት ከሰዎች ጋር በመተባበር ቀርበውልናል ማለት ነው። ስለዚህ በዛ ተመርኩዝን እነዛን ተከትለን የድምጽ ቅጂያችንን ሀሳባችንን እናስቀምጣለን። ስለዚህ ምንድነው? አሁን እዚህ ጋር እኔ መናገር እንድናገርበት የተፈለገው ረእስ ጉዳይ በፋሃም ማብሰል ታውቃለህ ነው? እሚለው በጣም ይሄ ደሞ ምንም በቃ ቃሉን ሰምቼም አይቼም ሲወራ ሁላ ሲነገርም አድምጬ የማላቀው። ጭራሽ ማለት ነው አዲስ ቃል ነው የሆነብኝ። ስለዚህ ይሄንን ነገር ምንም መናገር አልችልበትም። ማውራት አልችልበትም ግን ማብሰል የሚለው ጋር ስላለ ዝም ብዬ የራሴን መላ ምት አስቀምጬ። ዝም ብዬ ከዛ ከመላምቴ ጥያቄ ተነስቼ መልሴን እንደ አስቀምጣለሁ አያይዤ ማለት ነው። ምናልባት ማብሰል እሚለው ነገር ሲነሳ በእንጨት ከዚህ በፊት ምን እሚል ጠያቄ ተጠይቄያለሁ። መሰላቹሁ በእንጨት ማብሰል ትችላለህ? የሚል ጥያቄ ተጠይቄ ነበር። እና ከዛ ጋር ተይዞ ደግሞ የራሴን የሆነ እንትን የራሴን ሀሳብ የራሴን አመለካከት አስቀምጫለሁ። ከዛ በኋላ ደግሞ በእሳት ማብሰል ትችላለህ የሚል ጥያቄም መቶልኝ ነበር? አዎ እችላለሁ ብዬ ራሴን እንትን የግል መልከታዬ የግል አስተሳሰብ አስቀምጫለሁ። ደግሞ እሳት ማንደድ ትችላለህ? የሚል ጥያቄም መቶልኛል እሳት እንዲት ነው የሚነደው የሚል ጥያቄም? ብቻ ተቀራራቢ ተዛማጅ የሆኑ ጥያቄዎች በተደጋጋሚ ሲመጡልኝ ተዛማጅ እና ተቀራራቢ የሆነ መልስ እሚጋራ ማለት ነው። አንዱ ከአንዱ ጋር የሚደጋገፍ መልስ አስቀምጫለሁ። አሁን እንግዲህ የመጣልኝ ነገር ምናልባት ከዛ ጋር የሚጠጋጋ ወይም እሚዛመድ እንደሆነ አስባለሁ ምክንያቱም ማብሰል እሚለው ቃል ስላለ ማለት ነው። ስለዚህ ስለማብሰል ስናወራ እንግዲህ ስለ እሳት ስለሚነደው ነገር ስለሙቁቱ ሳናወራ ማለፍ አንችልም። ምክንያቱም መጀመሪያ እሱ ነገር ከሌለን ዝም ብለን ማብሰል አንችልም ማለት ነው። ከዚህ በፊት ምን እሚል ከተጠየኳቸው ጥያቄዎች ውስጥ አንዱን ላንሳ እና ያንን ሀሳብ ተመርኩዤ ከዚህ ጋር ላዛምደውና ከዛ የግል እንትኔን አስቀምጣለሁ ማለት ነው። እና እሳት እንዴት ነው እሚነደው? የሚል ጠያቄ የሆነ ጊዜ መቶልኝ ነበር። እና ይሄንን ጠያቄ ስመልስ እንዴት ነው የመለስኩትኝ የመጀመሪያ ጥንት አባቶቻችን እንዴት ነው እሳት? የፈጠሩ የነበሩት ወይም እሳት ያገኙ የነበሩት ሲባል። የድንጋይ በሚባልበት ዘመን የድንጋይ ዘመን በሚባልበት ጊዜ ሰዎቹ ድንጋይን ከድንጋይ ጋር በማፋተግ በማጋጨት ነበር ከፍተኛ የሆነ ሙቀትን በመፍጠር እሳት የሚያገኙት። ነገር ግን ከዛ በኋላ ደግሞ ምንድነው? የሆነው ከዛ በኋላ ልክ ትንሽ እያደጉ ጭንቅላታቸውንም እያሰፉ ሲሄዱ ምነ አረጉ። እንጨት ከእንጨት ጋር ማፋተግ ጀመሩ ማለት ነው። እንጨት ከእንጨት ጋር ሲፋተጉ ደግሞ በጣም ሙቀቱ በሚጨምርበት በጣም ለረጅም ጊዜ በሚፈተግበት ጊዜ። እሳትን ማገኘት ጀመሩ። ከዛ በኋላ ደግሞ እንግዲህ በጣም ከብዙ ጊዜ ከብዙ ለውጥ በኋላ ነው አሁን ክብሪትን ወደ ማግኘት ከዛ ደግሞ እሳት ወደ መለኮስ የመጣነው ማለት ነው። ያለምንም ስቃይ በጣም ቀላል እና አዝናኝ በሆነ መልኩ ምንም ጉልበትም እውቀትም በማይጠይቅ መልኩም ክብሪትን በመጠቀም እሳት ማንደድ ወደ ምንችልበት ጊዜ ተደረሰ። እዛም ጋር አላበቃም እንግዲህ አሁን በጣም ሰው እያደገ ነው ቴክኖሎጂዉም እየተሰፋፋ ስለነበረ ስለሆነ። እንዴት ነው የመብራት ሀይሎችን ብቻ በመጠቀም መብራትን በመጠቀም? ምንም ክብሪት መጠቀም ሳያስፈልገን እንደ ድሮ ማገዶ መሰብሰብ ሳያስፈልገን በጣም ምንም ነገር እንትን ሳያስፈልገን በቀላሉ። እንትን ብለን በቀላሉ ማለት ነው ብቻ የሆነን ነገር በመክፈት እና በመዝጋት ብቻ እሳትን ማግኘት ወይም ደግሞ ከፍተኛ የሆነ ሙቀትን በማግኘት ምግቦቻችንን ማብሰል ወደምንችልበት ጊዜ ነው የተደረስነው ማለት ነው። የደረስነው ስለዚህ እንግዲህ ወደፊት ደግሞ በሚቀጥሉት አምስት እና አስር አመታት ውስጥ ምን እንደሚጠበቅ እና በጣም ሰፊ የሆኑ እድገቶች ተስፋ ይደረጋሉ ማለት ነው። ስለዚህ ያንንም ጥያቄ ለመናገር ሞክሬ ነበር። ከዛ ጋ ተያይዞ ደግሞ እንግዲህ ከምግብ ማብሰል ትችላለህ ወይም ምግብ ታበስላለህ የሚል ጥያቄም ተነስቶልኝ ነበር። የንን ጥያቄም። እንግዲህ ከራሴ ከግል እንትኔ ጋር እያይዤ ከዚህ በፊት ለመናገር ሞክሬያለሁ ማለት ነው። አሁን ግን የመጣልኝ ጥያቄ ቃሉን ስለማላውቀው የግሌ የሆነ እንትን ሀሳብ ምንም ማስቀመጥ አልችልም። ይህንን ሀሳብ ተመርኩዜ ማለት ነው። ምክንያቱም ግልጽ አደለም ምንም የተረዳሁት ነገር ስለሌለ ማለት ነው። ስለዚህ ይሄን ነገር እንድታውቁልኝ እፈልጋለሁ። ምናልባት ጥያቄ ግራ መገባት ምናምን ከተፈጠረ እኔን አግኙኝ ግልጽ ለማድረግ እሞክራለሁ ጨርሻለሁ ማለት ነው። ስለዚህ ይሄን ይመስላል

ሰላም እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ወደ ዋናው ሀሳቤ ከመግባቴ በፊት እና ዋና ዋና ነገሮችን መናገር ከመጀመሬ በፊት ራሴን በጥቂቱ ላስተዋውቅና ደግሞ ከዛ ሀሳቤን አያይዤ አስቀምጣለሁ። ይስሐቅ እባላለሁ እንግዲህ ከኢትዮጵያ ሆኜ ነው ይህንን የድምጽ ቅጅ እያደረኩ ያለሁት አብሬያችሁ የሰራሁት ያለው ከኢትዮጵያ ሆኜ ነው። እንግዲህ እናንተ ይሄንን ስራ የምታስተባብሩት ሰዎች ወይም ይህንን ስራ ላይ በጣም ትልቁን ስፍራ የያዛችሁት ሰዎች ማለት ነው እንደምታዩት ነው ብዬ አስባለሁ። እንግዲህ ከሀገራችን ከኢትዮጵያ በጣም ምን ያህል ሰው ተሰጥቶ እየሰራ እንዳለ ምን ያህል ጊዜውን ለእናንተ አሳልፎ እንደሰጠና ምን ያህል ይሰራ እየሰራላችሁ ምን ያህል እየተባበሯችሁ ምን ያህል የበኩሉን አስተዋጽኦ እያበረከተላችሁ እንዳለ ግልጽ ነው ሁላችሁም እያያችሁት እንዳለው ነው ብዬ ነው የማስበው። እና እንደውም በአለም አቀፍ ደረጃ በጣም ትልቁን የድምጽ ቅጂ በማድረግ ትልቁን ሰዓት የያዘውም የኛው የኢትዮጵያ ልጅ ነው ወደ ሰባ ምናምን ሰዓት የድምጽ ቅጅ አለን። እና ከቻይና ደግሞ ወደ ሃምሳ ዘጠኝ ሰዓት ነው ያለው ቀጥሎ ማለት ነው እና ለንጽጽር እንኳን የማይቀርብ ነው። ያ ምናምን ሰዓት ልዩነት አለን ይሄ ደግሞ በጣም ትልቅ ትልቅ እንትን ነው የሚበረታታ ነገር ነው ማለት ነው። ስለዚህ እኔ እንግዲህ በጣም አሁን ካለኝም ጊዜ አንፃር ካሎበትም ቦታ አንፃር በጣም አመቺ የሆነ ሁኔታ ስላላገኘሁት በጣም የሚፈለገውን ያህል ወይም ያሰብኩትን ያህል ተሰጥቼ የሰራሁት አይደለም እስካሁን ድረስ የስድስት ሰዓት ምናምን የድምጽ ቅጂ ነው ያለኝ። እንግዲህ የስድስት ሰዓት የድምጽ ቅጂ ለኔ ምንም ነው በጣም ከዛም በላይ መስራት እችል ነበር ከዛ በላይ በጣም ብዙ አስተዋጽኦ ማበርከት እችል ነበር። እና ያንን ነገር ነው እስካሁን ድረስ እያስተዋልኩኝ ያ ማለት ደግሞ በዚህ ሰዓት እንግዲህ የመስመር ላይ ስራዎች በጣም በጣም የብዙ ሰው ትኩረት እየሳቡ እና በጣም ብዙ ሰው ዘንበል እያለላቸው ያሉ ስራዎች ናቸው። እና ይሄ ለምንድነው ብዬ ሳስብ ምናልባት ስራዎቹ ብዙ እውቀት የማይፈልጉ መሆናቸው በጣም ብዙ ጊዜ የማይፈልጉ መሆናቸው። ደግሞ በጣም አሰልቺ አለመሆናቸው የዛን ያህል ደግሞ በጣም ብዙ ገንዘብ የሚያስገኙ መሆናቸው ይመስለኛል ብዬ ነው የማስበው። እና እስከ አዋቂ የቴክኖሎጂ ውጤቶችን የሚጠቀሙት ሰዎች በአጠቃላይ ማለት በሚቻል ደረጃ ወደዛ ዘንበል እያሉ ነው ያሉት እና በጣም የሚገርም እንትን ነው ይሄ ደግሞ ምናልባት በሚቀጥሉት አምስት እና አስር አመታት ውስጥ የምናህል ሰው ከመዘመሪያ ወይም ከተመረቀበት ከሚሰራበት ስራ እየቀየረ ወደዚህኛው እንደሚመጣ መገመት ይቻላል። እና አሁን ራሱ እንደ እንደ አንዳየሁትና እንደ ተረዳሁት ከሆነ ይሄንን ስራ ከሚሰሩት አብዛኞቹ መካከል እንትኖቹ ሰዎቹ በቃ በጣም ትልቅ ቦታ የደረሱ ወጣቶች ናቸው። በጣም ብዙ ነገር ያዩ ማለት ነው። ስለዚህ እና ይሄ ደግሞ የሚያሳየን በጣም እንግዲህ ጥሩ እንትን ነው የመስመር ላይ ስራዎች የብዙ ሰው ትኩረት እየሳቡ ነው ያሉት እና በእኛ ጋር ብቻ ሳይሆን በአለም አቀፍ ደረጃ በጣም ብዙ ትኩረትን ስበዋል ብዬ ነው የማስበው። እና እኔም ደግሞ በዚህ ሰዓት በጣም ረዥም የሆነ ወይም ሰፊ የሆነ ልምድ የለኝም የመስመር ላይ ስራ ላይ ከዚህ በፊት አንድ ጊዜ ብቻ ነው መስመር ላይ የሰራሁት ይሄ ደግሞ ሁለተኛ ጊዜ ነው። ሌሎችም የሰራኋቸው ስራዎች አሉ ግን እነዛ ስራዎች በጣም ተጭበረበርኩት እንጂ ሌላ ምንም ያተረፍኩት ያገኘሁት ነገር የለም። ምክንያቱም ስራዎቹ ታማኝነት በጣም ይጎድላቸው ነበር። እና ተጭበርብሬ በጣም ለዛ ያለኝ ዝንባሌ ይሄ ሁላ በጣም አጥቼ ነበር ለመስመር ላይ ስራዎች ምንም አይነት ዝን ይባል አልነበረኝም ለተወሰነ ጊዜ ከዛ ጋር ተያይዞ እንግዲህ ያሁኑ ደግሞ እንደነዛ ነው ብዬ አላስብም በሚመለከትበት ጊዜ አላማውንም ገብቼ በማነብበት ጊዜ በጣም ግልጽ እና ፍንትህ ያለ አላማ ለማግኘት ለማንበብ ለመረዳት ሞክሬያለሁ። ያ ደግሞ ለኔ በጣም ጥሩ ነገር ነው ማለት ነው። ስለዚህ በዚህ ሰዓት አብሬያችሁ ልሰራ በመሳሌ በጣም ትልቅ የሆነ ደስታ ነው የሚሰማኝ ትልቅ የሆነ ኩራት ነው የሚሰማኝ። ስለዚህ ከዛ ጋር ተያይዞ እንግዲህ ይሄኛው የአራት መቶ ምናምን እኛ የድምጽ ቅጂ ፋይሌ ነው። ይህ ማለት ደግሞ ወደ ስድስት ሰዓት ምናምን የሚጠጋ የድምጽ ቅጂ አለኝ ማለት ነው። ስለዚህ ወደዚህኛው ሀሳቤ ከመግባቴ በፊት ትንሽ ግንዛቤ ማስጨበጫ እንዲሆነኝና እንደ ምግብያ እንዲረዳኝ ትንሽ ነገር ልናገርህና ከዛ ሀሳቤን አወራበታለሁ ማለት ነው። ምንድነው? ይሄ በዚህ ሰዓት ላይ ይሄን ነገር በሚደመጥበት ጊዜ ወይም ይሄን ነገር በሚጣራበት ጊዜ እናንተ ለምታደምጡት ሰዎች መርባት ጥያቄ ከፈጠረ ወይም ሌላ ግራ መጋባት መወዛገብ ምናምን ሊፈጥር ይችላል ብዬ አስባለሁ። ምክንያቱም የተለያየ ሰው የተለያየ እሳቤ ስላለው አንድ ርዕሰ ጉዳይ ላይ ማለት ነው እና በሚደመጥበት ጊዜ ምናልባት ሌላ ጥያቄ የሚፈጥር ምናምን ከሆነ ጥያቄዎቹን ለመመለስም ጥያቄዎቹንም መመልሼ ለማብራራት ራሴ ሀላፊነቱን እወስዳለሁ። ምክንያቱም ራሴው ስላወራሁት ራሴ ማብራራት እና ግልጽ ማድረግ ስላለብኝ ማለት ነው። እና ስለዚህ ከዚህ ጋር ተያይዞ የሚፈጠሩ ጥያቄዎች ወደ እኔ እንዲላኩና እኔ ራሴ እንዳወራ እይል እንዲሰጥ ነው መዘመሪያ በትህትናና በአክብሮት ለመጠየቅ እሞክራለሁ። ከዛ ባለፈ ደግሞ እንግዲህ ወደዚህኛው ርዕሰ ጉዳይ በምመጣበት ጊዜ ርዕሱ በጣም ዝግ የሆነ ምንም ሊወራበት የማይችል ድረስ ጉዳይ ነው። ምንድነው? የሚለኝ በጣም ብዙ ትንሽ ሳለህ ነው የሚለኝ ብዙ ትንሽ ሳለኝ ማለት ምን ሊባል አሁን ለመገመት ራሱ ዝግ ነው ምንም የሚገመት ነገር የለውም። ድፍን ያለ ሀሳብ ነው የደረሰኝ። ስለዚህ ምንም ነገር ማለት አልችልም ምንም ነገር ማውራት አልችልም በዚህ የርዕሰ ጉዳይ ላይ ተመርኩሼ ማለት ነው። ስለዚህ ምናልባት በጣም የርዕሰ ጉዳይ መደጋገም ያስተዋልኩኝ ነው ያለሁት ቀጣይ ምን ሊገጥመኝ እንደምችል አላውቅም። ጨርሻለሁ ማለት ነው

ሰላም እንዲህ ናችሁ ሁላችሁም ብያላችሁበት ሰላማችሁ ይብዛልኝ እኔ ይስሐቅ እባላለሁ አሁን በአንድ ርዕስ ጉዳይ ላይ ሀሳቤን አስቀምጣለሁ ማለት ነው እና የደረሰኝ ጥያቄ ምንድነው የሚለው ስልጠናዎችን ትወስዳለህ የሚል ጥያቄ መጥቶልኛል እንግዲህ ስልጠና ስለመውሰድ ወይም ስልጠና መጀመሪያ ምንድነው አስፈላጊነቱስ ምንድነው በዚህ ሰዓት ምን ያህሉ ሰው ለስልጠና ወይም ትምህርት ነክ ነገር ለው ትምህርት ነክ ለሆኑ ነገሮች ምን ያህል ዝንባሌ ያለው ምን ያህልስ ፍላጎት ያድርብታል የሚሉ ነገሮችን አያይዤ ላውራና። ወደ ዋናው ሀሳቤ ወይም እንትኖችን አጠቃላለሁ ርዕሰ ጉዳዬ ማለት ነው ስለዚህ መዘመሪያ ስልጠና ማለት የአንድን ሰው ህይወት ለመለወጥ ወይም የአንድ ሰው ብቻ መንፈሳዊ ሊሆን ይችላል። አለማዊ ሊሆን ይችላል ትምህርታዊ የቀለም ነገሮች ሊሆኑ ይችላሉ ብቻ ግን ዋና አላማቸው አንድ ሰው በአንድ ነገር ላይ ጥሩ የሆነ ግንዛቤ እንዲኖረው። ለምሳሌ ስለ ህይወት ጥሩ ግንዛቤ እንዲኖረው የሆነ ለየተለየሰ ጉዳይ ላይ ጥሩ ግንዛቤ እንዲኖረው በዛ ነገር ላይ እንዲነቃበት እንዲያስተውል ታስቦ የሚሰጡት ስልጠናዎች ናቸው በጣም ብዙ ማለት ነው። እና ብዙ የቴልያዊ ስልጠናዎች አሉ በአለም ላይም በመንፈሳዊው ወይም በሃይማኖት በቤተ ሃይማኖትም ማለት ነው ስለዚህ እነዛ እነዛ ስልጠናዎች ለምሳሌ በቤተ ሃይማኖት ውስጥ በምንመለከትበት ጊዜ ሰው ለመንፈሳዊው አለም ጥሩ የሆነ ዝንባሌ እንዲኖረው ጥሩ የሆነ መረዳት እንዲኖረው እና አለም ላይ በሚኖርበት ጊዜ ለመንፈሳዊው አለም ጥሩ የሆነ እንትን እንዲኖረው እና የመንፈሳዊውን አለም እንዲኖረው። ምንም ነገር ከመንፈሳዊ አለም ጎድሎ ሌላ ነገር እንዳያመልጠው ራሱን በመንፈሳዊ አለም ውስጥ እንዲያካትት ነው ምናምን ለምሳሌ አሁን ለልጆች ታስቦ የሚዘጋጁ ስልጠናዎች አሉ ወጣት ተኮር ስልጠናዎች አሉ ደግሞ ለባለትዳሮች ብቻ የሚሰጡ ስልጠናዎች አሉ ደግሞ ላላገቡ ወጣቶች ገና በማግባት ወይም ሊያገቡ ይላሉ ወጣቶች የሚሰጡ ስልጠናዎች አሉ። እነዛ ሁሉ ስልጠናዎች ዋና አላማቸው ወይም እንትናቸውም ኢላማቸው ምንድነው ሲባል ያንን ሰው በመንፈሳዊው አለም ላይ መንፈሳዊ የሆነ ህይወት እንዲኖር እንዲለማመድ ለማብቃት አስቦ የሚሰጥ የሚሰጥ ነገር ነው እና ለምሳሌ እስካሁን የወሰድኳቸው ስልጠናዎች አሉ በጣም ብዙ ስልጠናዎችን ወስጃለሁ። እንግዲህ እነዛ ስልጠናዎች በጣም በህይወት ለትልቅ የሆነ ተጽዕኖ አሳድሮብኛል ብዬ አስባለሁ እንግዲህ በተመሳሳይ ጊዜ አይደለም የወሰድኳቸው በጣም በተለያይ ጊዜ ነው የወሰድኳቸው እንግዲህ ልጅ እያለሁት ልጅ አይነት አለ አይደለ ስለ ልጆች የሆነ ስልጠና ለምሳሌ የአምስት ቀን የሚባል ስልጠና አለ። ለአምስት ቀን ያህል ቤተክርስቲያን ውስጥ እየዋልን ማለት ነው ጠዋት ሄደን እስከ አስር ሰዓት ምናምን እየቆየን የምንሰለጥናቸው በጣም ብዙ የሆኑ እንትኖች ተዘጋጅቶ የምንሰለጥናቸው ስልጠናዎች አሉ ደግሞ የክረምት ስልጠና የሚባሉ አሉ ክረምት ክረምት ላይ የሚሰጡ ደግሞ የሰንበት ትምህርት የሚባሉ አሉ የሰንበት ትምህርት በእርግጥ ያው ስጀመር ስልጠና ትምህርት ነው ብዬ ለማሰብ ማለት ነው እና የሰንበት ትምህርቶች አሉ ከዛ ባለፈ ደግሞ በጣም ብዙ እንትኖች አልፌያለሁ ልጅ እያለሁት ከዛ ሲያልፍ ደግሞ ልክ ወደ ወጣትነት በምትጠጋበት ጊዜ ሳምንታዊ ስልጠና የሚባል አንድ ስልጠና አለ እስካሁን ድረስ ህይወቴ ላይ መቼ የምማር ሰው ትልልቅ ተጽዕኖ ህይወቴ ላይ የፈጠረ ማለት ነው መቼን ወሰድኩት የነህን ስልጠና ልክ አስራ አንደኛ ክፍል ያለሁት ነው አስራ አንደኛ ክፍል ልክ እንዳጋመስኩት ማለት ነው ያኔ ነው ይህንን እድል አግኝቼ ተጠቀምኩት። እኔ እድል ደግሞ በህይወቴ ላይ በጣም ትልቅ የሆነ ተጽዕኖ ፈጥሯል እስካሁን ድረስ ማለት ነው ሌላ የሚወስድኳቸው ስልጠናዎች አሉ በጣም ብዙ ስልጠናዎችን አግኝቻለሁ በጣም ብዙ ስልጠናዎችን ተጠቅሜያለሁ ነገር ግን እነዛ ስልጠናዎች እንትን ነበሩ በጣም ለአጭር ለአጭር ጊዜ ለምሳሌ ለአንድ ቀን ለሁለት ቀን ለሶስት ቀን ምናምን ናቸው ነገር ግን እስካሁን ድረስ ካገኘኋቸው ረዣዥም ብዬ ወደፊትም ከማወራቸው ስልጠናዎች ውስጥ ርዝሙን ጊዜ የያዘው የዛ የእንትኑ ስልጠና ነው ማለት ነው ለአንድ ሳምንት የፈጀው ስልጠና ነው መቼ ነው ቅድም የሚለውን ነግሬያለሁ። እና ደግሞ ከልክ ከእሁድ አንስቶ እስከ እሁድ ድረስ ማለት ነው ጀስት እሁድን የገባሁት ከዛ ደግሞ እሁድ ነው ተመልሼ የወጣሁት በጣም በጣም ትልቅ እንትን ለኔ ለህይወቴ በጣም ጠቃሚ የሆነ ነገር ነው ያገኘሁበት እና ያ ደግሞ በጣም የሚበረታታ በጣም ብዙ አስተማሪ አናጭ ነገሮችን አግኝቼበታለሁ ስለዚህ ከዛ ጋር ተያይዞ በዛ ጊዜ ያገኝዋቸው ስልጠናዎች እንደዛ ናቸው። ከዛ በኋላ ደግሞ ልክ በዚህ አሁን ዩኒቨርሲቲ ከገባሁት በኋላ የከፍተኛ ትምህርት ተቋም ከተቀላቀልኩት በኋላ መሃል ላይ አንድ ስልጠና ወስጃለሁ ከተቀላቀልኩት በኋላ ሳይሆን ልክ ልቀላቀል አካባቢ ለአንድ ሳምንት የሚቆይ ማለት ነው ጠዋትም ከሰአትም ጠዋትም ከሰአትም እየሄድኩት አንድ ስልጠና ወስጃለሁ የወንጌል ተኮር የሆነ ማለት ነው ስለዚህ እነዛ እነዛን እስካሁን ድረስ ለመጠቀም ሞክሬያለሁ እንግዲህ ከዚህ በኋላም እንግዲህ በጣም ብዙ ስልጠናዎችን በመንፈሳዊው አለም ውስጥ እጠብቃለሁ ማለት ነው። እና እነዛ ደግሞ በጣም ጥሩ የሆነ ነገር ህይወቴ ላይ እንደሚፈጥሩና በጣም ጥሩ የሆነ የህይወት ልምድ እንደማገኝ ባለሙሉ ተስፋ ነኝ እንግዲህ በዛ በትምህርት በቀለም አለም ውስጥም በጣም ብዙ የሆኑ ስልጠናዎችን እስካሁን ድረስ አግኝቻለሁ ሰርተፊኬት ምናምን ግን የለኝም ማለት ነው እና በመንፈሳዊው አለም ቤተክርስቲያን አካባቢ ነው ብዙ ሰርተፊኬት ያለኝ። ስለዚህ አሁንም ድረስ በጣም ብዙ ስንባል ያለኝ ለኔ ቤተክርስቲያን አካባቢ ነው ስለዚህ ይሄንን ይመስላል ጨርሻለሁ በሚቀጥለው ድረስ ጉዳይ አስክነገናኝ ድረስ ሰላም ቆዩልኝ ማለት ነው ጨርሻለሁ ጨርሻለሁ አመሰግናለሁ።